ክፍል የሚለው ቃል እንደ አገባቡ ሰፊ ትርጉም አለው። ከቤት ውስጥ አገልግሎት እስከ ትምህርት ቤቶች አልፎ ተርፎም ደግሞ እስከ ሳይንስ ምደባዎች ድረስ ሊያገለግል ይችላል ማለት ነው። ዋና ዋናዎቹ አሁን ትርጉሞች ውስጥ እና በየዘርፎቹ አሁን ቤት ወን በህንፃ ክፍል ወይም ሩም ውስጥ በአንድ ህንፃ ውስጥ የተለያየ አገልግሎት ተብሎ የተከለከለው የተከለለ ቦታ ማለት ነው። እና ያ ሳሎን መኝታ ክፍል ወጥ ቤት ወይም ኩሽና መታጠቢያ ከፍል ተብሎ ሊጠሩ ይችላሉ ሳሎን ላይ ምንድነው የሚደረገው? ሳሎን ላይ ለእንግዳ መቀበያነት ለቤተሰብ እረፍት የሚያስፈልግበት ቦታ ማለት ነው። መኝታ ክፍል ደግሞ ለመተኛት ወይም እንቅልፍ ለመተኛት ወይም ኢረፍት ለመውሰድ የሚሆንበት ክላስ ማለት ነው ክፍሉ ማለት ነው። ወጥ ቤት ስንሄድ ኩሽና ምግብ ለማዘጋጀት እና በተለያዩ እቃ ለማስቀመጥ የኩሽና እቃዎችን ለማስቀመጥ የሚያገለግል ሲሆን። መታጠቢያ ክፍል ማለት ለኔጽህና ተጓራታውን ሻውር የምንገባበት ማለት ነው። እና የትምህርት ክፍል አሁን ሲባል ክላስ ሩሞቹ ለትምህርት አላማ ተብሎ የሚከፋፈሉ አይነቶች ናቸው። ትምህርት በትምህርት አለም ውስጥ ክፍል ሁለት ትርጉም ይኖረዋል ማለት ነው። እና በቦታው ወይም ክላስ ሩም ተማሪዎች እና መምህራን ተገናኝተው የሚማር ማስተማሪያ ሂደት የሚያከናውንበት አዳራሽ ነው ማለት ነው። እና ደረጃ ደግሞ ግሬድ አንድ ተማሪ ትምህርት ደረጃ ለምሳሌ አምስተኛ ክፍል አስራ ሁለተኛ ክፍል ተብሎ ልትጠራ ይችላል ማለት ነው። ደረጃንም ቦታውንም በትምህርት ላይ ሊገልጽ ይችላል ማለት ነው። ቀጥሎ ደግሞ የትምህርት ዘርፍ ላይ ዲፓርትመንት ላይ በከፍተኛ ትምህርት ተቋማት ውስጥ ያሉ ነጥብ ማለት የጥናት ዘርፎች ለምሳሌ የታሪክ ትምህርት ክፍል ተብሎ ይጠራል ወይም የማህንዲስ ትምህርት ክፍል ተብሎ ይጠራሉ ማለት ነው። አካል ወይም ቁራጭ ፋርት ስናይ አንዱን ሙሉ ነገር ለይቶ ለማየት ሲፈልግ በክፍል ይገለጣል። ለምሳሌ የመጽሐፍ ክፍል የሰውነት ክፍል የመክና ክፍል ተብሎ ሊጠቀሱ ይችላሉ። አሁን ለምሳሌ የመጽሐፍ ክፍል ሲባል አንድ መጽሐፍ በሚራብና በክፍል አንድ ክፍል ሁለት ሲከፋፈል ለምን ማለት ሊከፋፈል ይችላል ማለት ነው። የሰውነት ክፍል ሲባል እጅ እግር ጭንቅላት ወዘተረፈ እነዚህ የሰውነት ክፍሎች ሲሆን የመኪና ክፍል ደግሞ ሲባል ሞተር ጎማ መሪ የመሳሰሉ ነገሮች ደግሞ የመኪና ክፍሎች ናቸው ማለት ነው። ክፍል ሲባል ይሄን ያህል የተለያዩ ምድቦች ሊይዝ ይችላል ማለት ነው። እና ካታጎሪ ወይም ምደባውስ እና በሳይንስ ወይም በስነ ልቦና ነገሮች ለመለየት ጥቅም ላይ ይውላል ማለት ነው። አሁን ለምሳሌ የምድብ ልዩነት በባህር በህብረተሰብ ውስጥ ያሉ ኢኮኖሚ ክፍሎች ይሄን ባለሀብት መካከለኛ ገቢ ያለው ዝቅተኛ ገቢ ያለው ተብሎ ሊጠቀስ ይችላል። የእንስሳት ምድብ ላይ አሁን ለምሳሌ እንስሳት ላይ ለምሳሌ አጥቢዎች ተብሎ ይጠቀሳሉ አጥቢዎች ክፍል ተሳቢዎች የሚል የሚከፋፈልበት ምድብ አለ ማለት ነው። እና ያን ከዛ አልፎ ተርፎ ደግሞ ስለ ጊዜ ስናወራ ክፍለ ጊዜ ማለት ነው ስናወራ እሱን በክፍል የምናይበት ጉዳይ አለ ማለት ነው። አሁን ክፍለ ጊዜ ስንል የአንድን ተግባር የጊዜ ገደብ ይገልጻል ማለት ነው። ለምሳሌ የአንድ ትምህርት ክፍለ ጊዜ አርባ ደቂቃ ከሆነ ቀጣዩ ደግሞ ከዛ ከአርባ አንድ ብሎ በሚቀጥለው ክፍል ጊዜ ራሱን ክፍል ያስተምረዋል ማለት ነው። እንደ አባባል አሁን ሁሉንም ነገር በየክፍሉ ማስቀመጥ ለስራና ለሰላም ማለት ይረዳል ማለት ነው። ያ ሲባል ምንድነው? አንድን ነገር አከፋፍሎ ማስቀመጥ ለስራ አመቺ ነው ማለት ነው። እና ይህ ስራን በከፍል ጊዜ እቃን በከፍል ሀሳብን ደግሞ በምድብ ለመለየት ያለውን ጥቅም ያሳያል ማለት ነው። እና ይሄ ደግሞ በጣም አልፎ ተርፎ ለሰው ልጅ ወሳኝ ከጊዜ አኳያ አመዳደብ ከጊዜ አመዳደብ ከሚድብ ጋር አሁን ለምሳሌ ከአካል የአንዳንድ ነገሮችን ፋርቶችን ለመለየት የትምህርት ክፍሎችን ለመለየት እና ቤት ውስጥ ያሉ ክፍሎችን ወይም የቤት አሰራር እውነታዎችን ለመለየት የሚያገለግል ክፍል ለምትለው ቃል

ስድስት በአሃዝ ቅድመ ተከተል ከአምስት ቀጥሎ ከሰባት በፊት የሚመጣ ቁጥር ሲሆን በሂሳብ በተፈጥሮ እና በሃይማኖት በባህል ውስጥ ልዩ ትርጉም አለው ማለት ነው ስለ ስድስት ማወቅ የሚገባው ዋና ዋና ነጥቦች ብዬ ያስቀመጥኩት። በሂሳብ ወይም በማቲማቲክስ ፍጹም ቁጥር ወይም ፕረፈክት ነበር። ስድስት የመጀመሪያ ፍጹም ቁጥር ተብሎ ይጠቀሳል ምክንያቱም ቁጥሩ አባዛቸው አንድ ሁለት እና ሶስት ስትደመሩ ስድስትን ይሰጣል ለማለት ነው። ጥንድ ቁጥር ወይም ለሁለት ያለ ቀሪ መካፈል ይችላል ማለት ነው። እና በተፈጥሮና በሳይንስ በኩል ስናይ ደግሞ የነፍሳት እግሮች ወይም ሁሉም የእውነተኛ ነፍሳት ስድስት እግሮች አሏቸው። የንብ ቀፎ የካርቦን አተም እና የኒብ ቀፎ ደግሞ ኒቦች ማር የሚያከማቹበት ሲም ቀፎ ቅርጽ ስድስት ማዕዘን ነው ማለት ነው ወም ሄክሳጎን ተብሎ ይጠቀሳል ማለት ነው። ይህ ቅርጽ ጥቂት ስም ተጠቅሞ ብዙ ማር ለመያዝ ተመራጭ መሆኑ ሳይንቲስቶቹ ያረጋግጣሉ ማለት ነው። የካርቦን አቴሞን በኬሚስትሪ የካርበን አቶሚክ ቁጥር ስድስት ነው እና ካርበን ደግሞ ለህይወት መሰረት የሆነ ንጥረ ነገር በውስጡ ይዘዋል ማለት ነው። እና በባህላዊና በሃይማኖታዊ እንትን የፍጥረት ቀናት የዳዊት ኮከብ የስድስት ስሜቶች ተብሎ ሊጠቀሱ ይችላሉ በባህልና በሃይማኖት ማለት ነው። አሁን በተፈጥሮ ቀናት ሲባል በመጽሐፍ ቅዱስ ትምህርት መሰረት ፈጣሪ አለምን እና በውስጧ ያሉትን ነገሮችን በስድስት በስድስተኛ ቀናት ፈጥሮ በሰባተኛ ቀን አርፏል ይላል። ሰው የተፈጠረው በስድስተኛው ቀን ነው። ስለዚህ ያ ከሃይማኖት አንፃር ልናየው እንችላለን። የዳዊት ኮከብ ሲባል ስድስት ጫፎች ያሉትና የአይሁድ የእምነት ምልክት የሆነው ኮከብ ማለት ነው። ስድስት ስሜቶች ሲባል ከታወቁት አምስቱ የስሜት ህዋሳት በተጨማሪ ሰዎች አስቀድሞ የማወቅ ወይም የመረዳት ችሎታን ስድስተኛውን ስሜት ሊያደርገው ይችላል ማለት ነው። እና በኢትዮጵያ አውድ ይሄንን ስናይ ስድስት ኪሎ በሰአት አቆጣጠር ላይ ስድስት መባል አለ አሁን ስድስት ኪሎ ሲባል በአዲስ አበባ ከተማ ውስጥ የሚገኝ ታዋቂ አካባቢ ሲሆን በአዲስ አበባ ዩንቨርሲቲ ዋና ግቢና የድል ሀውልት የሚገኝበት ታሪካዊ ቦታ ማለት ነው። ስድስት ኪሎ በሰአት አቆጣጠር ደግሞ በኢትዮጵያ አቆጣጠር ስድስት ሰዓት ቀትር ወይም የቀኑ እኩለ ሌሊት ወይም እኩል ሌሊት ተብሎ ይጠቀሳል ወይም ይነገራል። እና በጣም አዝናኝና እውነታዎች አንድ ሳንቲም ስድስት ጎኖች አሉት ቢባል ትርጉም ይኖረዋል ማለት ነው። አንደኛ ፊት ሁለተኛ ጀርባ ሶስተኛ አራቱ ጠርዝ የጠርዙ አቅጣጫዎች ማለት ነው። ስለዚህ ያ አንድ ሳንቲም ስድስት አቅጣጫዎች እንዳሉ ቤት ነው ማለት ነው። እና በዳይስ ደግሞ ጨዋታ ላይ ከፍተኛ ቁጥር ስድስት ነው ማለት ነው። እና ዳይስም ውስጥ ስድስት ቁጥር እንትን ይላል አጠቃላይ ጥልቅ ትርጉም ብዬ ስለ ስድስት ቁጥር ማስበው ስድስት ቁጥር ብዙ ጊዜ ከሚዛናዊ ባላንስ ወይም ከቤተሰብ ጋር ያያይዛል። በስነ ቁጥር ወይም ኒውሮሎጂ ስድስት ሀላፊነት እና የፍቅር ምልክት ተደርጎ ይታያል ይላል። ግን ይሄ በሰዎች ይጠና አት ኤ ቲወሪ ማለት ነው። በመጽሐፍ ቅዱስ ደግሞ ስለ ስድስት ወይም ስድስት ደጋግሞ ሶስት ጊዜ የሚጻፍ ከሆነ የሰይጣናዊ ምልክት ተደርጎ ተጠቅሰዋል ማለት ነው። ስድስት ስድስት ስድስት ወይም ስድስት መቶ ስልሳ ስድስት ማለት የሰይጣን ያውሬው የዲያብሎስ ምልክት ተደርጎ በመጽሐፍ ቅዱስ ላይ በራዕይ መጽሐፍ ላይ ተጽፏል ማለት ነው። ያ የሚያሳየው ስድስት ቁጥር ደግሞ ለዲያብሎስ እንደተሰጠ አይነት ነገር የሚገልጽ ነው። እና ስድስት አንድ ስድስት አይደለም ሶስት ስድስት ናቸው እነዛ ዲያብሎስ የተሰጠ

አጭበርብር የሚለው ቃል በአንድ ሰው ላይ ተንኮል በመስራት እውነትን በመደበቅ ወይም ሌላ ነገር እንዳለ በማስመሰል የማይገባን ጥቅም ማግኘት ወይም ሰውን ማታለል ማለት ነው። ይህ ተግባር በግለሰቦች ግንኙነት በንግድ ወይም እና በህግ ረገድ ትልቅ ትኩረት የሚሰጠው ሬስ ነው ማለት ነው። ስለማጭበርበር ማወቅ የሚገባን ነገሮች የማጭበርበር አይነቶች አሉ። በአጭበርባሪዎች የምትጠቀሙባቸው ዘዴዎች ከማጭበርበር ራሴን እንዴት መከላከል እንደሚቻል እና በህግ እና የሞራል ውጤት እንዴት እንደሆነ እነዚህን ነገሮችን በሰፊው እናለን ማለት ነው። የማጭበርበር አይነቶች ማጭበርበር በተለያዩ መንገዶች ልከሰት ይችላል። አሁን የንግድ ማጭበርበር ሲባል። ጥራት የሌለውን እቃ እንደ ጥራት ያለው አድርጎ መሸጥ ሚዛን ማጉደል እና የተጋነነ ዋጋ መጠየቅ እነኚህ የንግድ ለማጭበርበር ሲሆን። የዲጂታል ወይም ኢንተርኔት ማጭበርበር ሲባል በሲልክ ወይም በኢሜል አማካኝነት ሎተሪ ደርሷል ወይም ደርሶኛል ወይም ባንክ አካውንት ተዘግቷል በሚል የሀሰት መልእክቶችን የሰዎችን መረጃ ወይም ገንዘብ መስረቅ እንደማለት ነው። እና የስነ ልቦና ማጭበርበር ደግሞ ማለት የሀሰት መታወቂያ የ ማለት የሰነድ ማጭበርበር ሲባል የሀሰት መታወቂያ የትምህርት ማስረጃ ወይም የባንክ ስነዶችን በሀሰተኛ መንገድ ማዘጋጀት ወይም ማጭበርበር ማለት ነው። በማህበራዊ ማጭበርበር ሲባል ደግሞ የሰዎችን ስሜትና እውነት በመጠበቅ ወይም ለምሳሌ ለሬዲየት ነው በማለት የገንዘብ መሰብሰብ ማለት ነው እነኚህ ማህበራዊ ማጭበርበሮችን። ማጭበርበር ማለት ነው። አጭበርባሪዎች የሚጠቀሙባቸው ዘዴዎች አብዛኛውን ጊዜ አጭበርባሮች የሚከተሉንን ስልቶችን ይጠቀማሉ። አንደኛው አጣዳፊነትን መፍጠር አሁን ካልደረስክ ካላደረከው እድል ያመልጣል። በማለት የሰውን እንደ እንደ ደግና በደንብ እንደ አስብ ማድረግ እጅግ ማጓጓት ካወጣው ገንዘብ በላይ በአጭር ጊዜ ውስጥ ትርፋማ እንድትሆን ቃል መግባት ባለስልጣን መምሰል እንደ ፖሊስ የባንክ ሰራተኛ ወንድ የመንግስት አካል በመምሰል መቅረብ እነኝህ የማጭበርበር ዘዴዎች ናቸው። እና ከማጭበርበር ራሴን እንዴት መከላከል ይቻላል? የምለውን ስናይ መረጃን በምስጢር መያዝ የባንክ የይለፍቃል የኢሜል ፓስዋርድ እና የግል ሚስጥሮችን ለማንም አለመስጠት አለማጋራት ማለት ነው። ቀጥሎ ደግሞ ማረጋገጥ ማንኛውም የታመነ ወይም የሚመስል አካል ሲመጣ መታወቂያ መጠየቅ ወይም ወደ ሚመለከተው መስሪያ ቤት ደውሎ ማረጋገጥ ግደታ ነው ማለት ነው። ከማታውቁ ሊንኮች መጠንቀቅ በጣም አስፈላጊ ነገር ነው። በሲልክ የምንላኩ ያልታወቁ ዴረ ገጽቶች ሊንኮችን አለመንካት ወደዛ አለመግባት በጣም ከአጭበርባሪዎች የራሳችንን እንድንጠብቅ ያደርጋል። ከነፃ ስጦታዎች መጠንቀቅ ነፃ የሚሰጡ ነገሮች ብዙ ጊዜ ዋጋ ሊያስከፍሉ እንደሚችሉ ማሰብ በጣም አስፈላጊ ነገር ነው ማለት። ነው አልፎ ተርፎ ደግሞ የህግ ወይም የሞራል ወጤት የምንለው በህግ ማጭበርበር በኢትዮጵያ ሆነ በማንኛውም ሀገር ህግ የሚያስቀጣ ወንጀል ነው። አንድ ወንጀሉ ክብደት በእስራትና በገንዘብ ቅጣት ያስጠይቃል ወይም ሊጥልበት እየችላለሁ ማለት ነው። ሞራል ላይ አሁን ስንመጣ አጭበርባርነት በማህበረሰብ ዘንድ አመነታን የሚያሳጣና ክብረ ቢስ የሚያደርግ ተግባር ነው ማለት ነው። እና ያ አንድ ሰው የሚያጭበረብር ከሆነ ክብረ ቢስ ነው ማለት ነው። አጭር ነገር እና ለጥንቃቄ ያህል አንዳንድ ሀሳቦችን ከእውነት በላይ የሚመስል እና በእንግሊዝኛ ቱ ጉድ ቢ ትሩ አጓጊ ነገር ሲገጥም አብዛኛው ጊዜ የእውነት ሳላይሆን እንደሚችል ተጠራጠር ይላል አንድ ነገር ከእውነት በላይ የሚመስል አጓጊ ነገር ሲገጥመኝ አብዛኛውን ጊዜ የእውነት ላይሆን ስንዴ ስለሚችል ጥን ጥንቃቄ በጣም አስፈላጊ ነገር ነው። እና አሁን ዘዴዎቹ እነዚህን የማጭበርበር ዘዴዎቹ አሉ። እነዛን ተጠቅሞ ሰውን ሊቆል ለመጉዳት ይጠቀማሉ ማለት ነው። ራሴን እንደዚህ ከማጭ አጭበርባሪዎች ለመከላከል ይቻላል የሚለውን መረጃን በሚስጥር በመያዝ ማረጋገጥ ከማይታወቅ ሊንኮች መጠንቀቅ ነፃ ስጦታችን አለመ

ደመና በአካባቢ አየር ውስጥ የምንሳፈፍ እጅግ በጣም ትንንሽ የውሃ ጥቤታዎች ወይም የበረዶ ብናኞች ስብስብ ነው ማለት ነው። ደመናዎች ለምድር አየር ሁኔታ እና ለህይወት ቀጣይነት ወሳኝ ሚና ይጫወታሉ። ስለ ደመና ማወቅ የሚገባ አሁን ዋና ዋና ነገሮች አሁን ስናይ ደመና እንዴት ይፈጠራል የምለው ነገር ነው ማለት ነው። የመጀመሪያው ጥያቄ ደመና እንዴት ይፈጠራል ለሚለው ጥያቄ የጽሃይ ሙቀት በምድር ላይ ያለን ውሃ ወይም ከሀይቆች ከውቅያኖሶች ወደ ትንን ወደ ትንነት ሲቀየረው ማለት ሲቀይረው ትነቱ ወደ ላይ ይወጣል ማለት ነው። በላይኛው አካባቢ የአየር ክፍል ቅዝቃዜ ስላለ ትነቱ ተመልሶ ወደ ውሃ ጠብታነት ይቀየራል ይህ ሂደት ኮንደንሴሽን ተብሎ ይጠራል። በየእንትኑ በሳይንሱ እና እነዚህ የስፍር ቁጥር የሌላቸው ጥበታዎች አንድ ላይ ሲሰባሰቡ ዳመናን ይፈጥራሉ ማለት ነው። እና ዋና ዋና የዳመና አይነቶች አሁን ዳመናዎቹ እንደ ቅርጻቸው ካሉበት ከፍታ ተነስተው በሶስት ዋና ዋና ክፍሎች ልከፈሉ ይችላሉ ማለት ነው። የመጀመሪያው ሲሪየስ የሚባለው ሲሆን ሁለተኛ ኩምለስ ሶስተኛ ስትራቴስ እና አራተኛው ደግሞ ኩሙሉኖቬስ ኦሚት ተብሎ ይጠራል አራተኛው ተጨማሪ ነው ማለት ነው። እና ሲሪየስ በጣም ከፌተኛ ቦታ ላይ የሚገኙ ቀጫጭንና የላብ ቅርጽ ያላቸው ደመናዎቹ ናቸው ማለት ነው። እነዚህም አብዛኛውን ጊዜ ከበረዶ ብናኛቸው የተሰሩ ናቸው ማለት ነው። ኩሙሌስ ማለት ደግሞ ነጭና እንደ ጥጥ የተከመሩ የሚመስሉ ዳመናዎች ናቸው ማለት ነው። አብዛኛውን ጊዜ ጥሩ የአየር ሁኔታን ያሳያሉ ማለት ነው። እና ነገር ግን ሲ ገዝፉ ዘናብ ሊያመጣ ሊያመጡ ይችላሉ ማለት ነው። እስራቴስ ብለን የምንጠራው ደግሞ እንደ ብርድ ልብስ ሰማዩን የሚሸፍን ዝቅ ብለው የሚገኙና ጭጋጋማ መልክ ያላቸው ደመናዎች ናቸው ማለት ነው። ለቀናት የሚቆይ ካፍያ ዝናብ ሊያመጣ ይችላል ማለት ነው። እና ኩምሎኔቤስ ማለት ደግሞ በጣም ግዙፍና ጥቁር የሆነ ነጎድጓዶች ነጎድጓድ እና ሀይለኛ ዝናብ የሚያመጡ ናቸው ማለት ነው። እና እነዚህ ዳመና አይነት እንዴት እንደሚፈጠሩ የዳመና አይነቶች ናቸው ማለት ነው። እና የደመና ጥቅም ስናይ የዝናብ ምንጭ ሊሆን ይችላል የሙቀት መቆጣጠሪያም ሊሆን ይችላል ማለት ነው። የዝናብ ምንጭ ስል ማለት ንጹህ ውሃን ለምድር በማከፋፈል ግብርናን እና ተፈጥሮአዊ ተፈጥሮ እንዲቀጥል ያደርጋል ማለት ነው። ለዕፅዋትና ለእንስሳት የሙቀት መቆጣጠሪያ ሲባል በቀን የፀሀይ ብርሃን በ በቀጥታ ምድርን እንዳያጠቃት እንደ ጥላ በመሆን ይከላከላሉ ማለት ነው። በሌሊት ደግሞ የምድር ሙቀት ተነው እንዳይጠፋ እንደ ብርድ ልብስ ሆኖ ያቆያል ያቆዩታል ማለት ነው። እና ለዛ ለዛ ይጠቅማል ማለት ነው። አሁን በእኛ ሀገር በሀገራችን ደመና ከዝናብ ጋር ጥብቅ ቁርኝነት አለው። እና ክረምት በሰኔና በሐምሌ ነሀሴ ወራት ሰማይና ደመና ተሸፍነው በብዛት ዝናብ የምገኝበት ወቅት ስለሆነ የታየዋን ምልክቶቹ ገብሬዎቻችን የደመናን ምልክት አቅጣጫ በማየት የዝናብን ሁኔታ የመገመት ጥልቅ ባህላዊ እውቀት አላቸው። ስለዚህ ራስን ለራሳቸው ለእርሻቸው ሲል የተለያዩ እውቀቶችን አከማችተዋል ወይም ማለት ነው። እና አዝናኝ እውነታዎችን አሁን ስናይ ስለ ዳመና ክብደት ቀለም እነዚህን ሁለት ነገሮችን የሚያዝናኑ ነገሮችን እናያለን። አንደኛው ክብደት ሲባል አንድ ትንሽ የሚመስል ነጭ ዳመና በመቶ ሺዎች የሚቆጠር ኪሎ ግራም ክብደት ሊኖረው ይችላል። የምንሳፈፈው የሚንሳፈፈው ግን በውስጡ ያለው የአየር ግብታቸው ከጠብታቸው የለም ስለሚቀጥል ነው። እና ቀለም ሲባል ደግሞ ደመናዎች ነጭ የሚመስሉ የፀሀይን ብርሃን ሲለሚያንፀባርቁ ነው። ደመናውም በጣም ሲወፍር እና ብርሃን ማሳ

አረንጓዴ ቀለም በተፈጥሮ ውስጥ በብዛት የሚገኝ የህይወት እድገት ወይም የሰላም ተምሳሌት ሊሆን ይችላል ማለት ነው። በተለይ ለኛ ለኢትዮጵያዊያን አረንጓዴ ቀለም ማለት ልዩ ትርጉም አለው ማለት ነው። እና ስለ አረንጓዴ ቀለም ማወቅ የሚገባው ዋና ዋና ነገሮችን ልነግራችሁ እፈልጋለሁ። የመጀመሪያው የተፈጥሮ ወይም የህይወት ምልክት ሲሆን አረንጓዴ ቀለም አረንጓዴ ለምለም የተፈጥሮ ቀለም ነው ማለት ነው። አሁን ክሎሮፊል ወይም የምንለው እጽዋት አረንጓዴ የሆኑ በውስጣቸው ባለው የክሎሮፊል በተባለ ንጥረ ነገር አማካኝነት ይህም እጽዋት ከፀሀይ ብርሃን ምግብ እንዲያዘጋጁና ለእኛ የሚሆን ኦክስጅን እንዲለቁ ይረዳቸዋል ማለት ነው። ደግሞ ዜናብ ሲዘንብ ምድር በአረንጓዴ ትሸፈናለች። ይህም የተስፋና የምግብ ውሃው መገኛ ምልክት ነው ማለት ነው። በኢትዮጵያ ሰንደቅ አላማ በሀገራችን ባንዴራ ላይ ያለው አረንጓዴ ቀለም ትልቅ ትርጉም አለው ማለት ነው። ያም የሀገሪቱን የለምለምነት፣ ተስፋንና ልማትን ይወክላል ማለት ነው። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አቆጣጠር ዘመነ አስትሪዮ የሚባለው ወቅት አረንጓዴ ልብስ መልበስ የለምለም የለምለማ እና የሰላም ምልክት ተደርጎ ይጠቀስ ነበር ማለት ነው። የስነ ልቦና ትርጉም ስናየው አረንጓዴ ቀለም በሰው ልጅ አእምሮ ላይ የሚያደርሰው ተጽዕኖ አንደኛ መረጋጋት፣ ሁለተኛ ፈውስን ሊያስከትል ይችላል ተብሎ ይገመታል። መረጋጋት ሲባል አረንጓዴ ቀለም ለአይን እረፍት የሚሰጥና የጭንቀት ስሜትን የሚቀንስ ቀለም ነው ማለት ነው። ሆስፒታሎች እና የማረፊያ ቤቶች አረንጓዴ ቀለምን የሚመርጡት ለዚህ ነው ማለት ነው። ፈውስ ሲባል ከጤና ከደህንነት ጋር ተያይዞ ስሜትን ሊፈጥር ይችላል ማለት ነው። እና በምግብ እና በጤና ላይ በምግብ አዘጋጀትም ሊሆን ይችላል በጤና ላይ አረንጓዴ ቅጠላ ቅጠሎች እንደ ጎመን፣ ቆስጣ፣ ስላጣ ያሉ ምግቦች በፋይበር፣ በቬታሚኖች እና በማዕድናት የበለፀጉ ናቸው። እና አረንጓዴ መመገብ ለጤና መታደስ ይጠቅማል ማለት ነው። ኦርጋኒክ ማለት ኦርጋኒክ ከመሆናቸው የተነሳ በአሁኑ ጊዜ አረንጓዴ መሆን የሚለው ቃል ተፈጥሮ ከመጠበቅ እና ከአካባቢ ብክለት ከመከላከል ጋር በተያያዘ እንደ መሪ ቃል ያገለግላል ማለት ነው። እና ሌሎች አጠቃቀሞች ደግሞ የ የትራፊክ መብራት አረንጓዴ እለፍ ወይ መንገዱን ክፍት ነው የሚሉ አለም አቀፍ ምልክት ነው። ገንዘብ በአንዳንድ የሀገራት ለምሳሌ አሜሪካ የገንዘብ ኖቶች አረንጓዴ በመሆናቸው ከልሙ ከሀብትና ከብልጽግና ጋር ይያያዛል ማለት ነው። አዝናኝ እውነታ ውይም እውነታው ምንድነው? በአለም ላይ በብዛት የሚመረጡ ሁለተኛው ቀለም አረንጓዴ ተብሎ ይጠቀሳል ማለት ነው። እና ያ ከሰማያዊ ቀጥሎ ሰማያዊ የመጀመሪያው ሲሆን አረንጓዴ ሁለተኛ ቀለም ተደርጎ በአለም ላይ ይመረጣል። እና አለም ላይ አረንጓዴ አሁን ሲባል በተለያዩ ነገሮች ገልጸናቸዋል። እነዚህ ደግሞ ለሰው ልጅ ጥቅም ላይ የሚውሉ እንትኖች አሉ ማለት ነው። አሁን ስነ ልቦና ላይ በተለይ አሁን ስናይ አንድ ሰው ለመረጋጋት አረንጓዴ ነገሮችንም በመመልከት ራስን ማረጋጋት ይቻላል ማለት ነው እና ያ መረጋጋት የሚመጣው አረንጓዴ ቀለም ለአይን እረፍት የሚሰጥና የጭንቀት ስሜትን የሚቀንስ በመሆኑ ሆስፒታሎችና ማረፊያ ቤቶች ወይም አልጋ ቤት ላይ አረንጓዴ ቀለምን የሚመረጥበት ምክንያት ለዛ ነው ማለት ነው። እና ልክ እንደ ፈውስ ሊያገለግልም ይችላል ማለት ነው። ከጤና አኳያ እና ምግብ አዘጋጀት ላይ ደግሞ አረንጓዴ ቅጠላ ቅጠሎች በብዛት ሰዎች ይመገባሉ አሁን እንደጎመን፣ ሰላጣ፣ ቆስታ ያሊ ምግቦች በፋይበር የበለፀጉ በቢታሚኖች እና በማዕድናት የበለፀጉ ስለሆኑ ለመመገብ ለሰውነት በጣም ጥሩ ነገር ነው ማለት ነው። አረንጓዴ መመገብ ለጤና መታደስ ያስከትላል። ጤናው እንዲታደስ ያደርጋል ማለት ነው። ኦርጋኒክ ናቸው። እና በአሁኑ ጊዜ አረንጓዴ መሆን በጣም የሚለው ቃል ተፈጥሮ የመጠበቅ እና የአካባቢን ብክለትን ለመከላከል

አዘምን የሚለው ቀን ማዘመን ከሚለው ግስ የመጣ ሲሆን ትርጉሙም አንድን ነገር ከነበረበት አሮጌ ወይም ኋላ ቀር እውነታ አውጥቶ ወደ ዘመናዊ አዲስ እና ወቅታዊ መረጃ ማድረስ ማለት ነው ይህ ቃል በቴክኖሎጂ በባህል በግል ህይወት ውስጥ ትልቅ ቦታ አለው ማለት ነው። ስለዚህ ማዘመን በሚለው ዘርፍ ውስጥ የሚከተሉትን ነገሮችን ማየት እንችላለን ማለት ነው እና አንደኛው በቴክኖሎጂ ላይ ልናየው እንችላለን። ሁለተኛ በእውቀት እና በክህሎት ላይ ሶስተኛ ደግሞ በንግድ እና በአገልሎት ላይ ማየት እንችላለን። በአራተኛ ደግሞ የማዕዘን ጥቅሞችን እናያለን በመጨረሻ ማሳሰቢያ ነገር ስለዚህ ጉዳይ ማለት ነው። ምን ማለት ማሰብ ሚገባን ስለማዘመን አንዳንድ ነገሮችን እናወራለን። እና በቴክኖሎጂ ጉዳይ ስናወራ አፕዴት ወይም አፕግሬድ ይህ በብዛት የምንጠቀምበት ዘርፍ ነው ማለት ነው። ሶፍተሮችን ማዘመን ሲባል ስልካችን ወይም ኮምፒውተራችን አፕዴት ሲጠይቅ አዳዲስ አግልሎቶችን እና ለማግኘት የደህንነት ጥበቃውን ለማጠናከር የምናደርገው ሂደት ነው ማለት ነው። መሰረተ ልማት የቆዩ አሰራሮችን እና ይሄ በዲጂታል ቴክኖሎጂ መተካት ለምሳሌ በወረቀት የሰራ የነበረን ስራ በኮንፒውተር መተካት ይሄም በቴክኖሎጂ ላይ የመተካት ማለት የማዘመን ጉዳይን ይይዛል ማለት ነው። እና በእውቀት እና በክህሎት ወይም ሰልፍ ኢምፕሩቭመንት ላይ ስናይ አንድ ሰው ራሱን ማዘመን የሚባለው በዘመኑ ያለውን አዲስ እውቀት ሲቀስም ነው ማለት ነው። ከጊዜው ጋር የሚሄድ አዳዲስ መረጃዎችን ማንበብ የአሰራር ዘዴዎችን ከዘመኑ ቴክኖሎጂ እድገት ጋር ማጣጣም አሮጌና የማይጠቅሙ አመለካከቶችን በአዳዲስ ግንብ ሀሳቦች መተካት እነኚህን በጣም ወሳኝ ነገሮች ናቸው ማለት ነው። እና በንግድ እና በአገልግሎት ወይም ሞደርናይዜሽን ብለን የምንጠራው ተቋማት በገበያ ውስጥ ለመቆየት አስራራቸውን ማዘመን ይኖርባቸዋል ማለት ነው። ያ የአገልግሎትግሎት ፍጥነት ወይም ደንበኞች ረጅም ዘርፍ የሚጠበቁ የሚጠብቁ በቴክኖሎጂ ታግዘው ታግዘው አግሎት እንዲያገኘው ማረግ ማለት ነው። ብራንዲንግ ሲባል የአንድን ድርጅት መለያ ምልክት በሚለውቀው ወይ የሱቅ አቀማመጥን ይበልጥ ማራኪ በሆነ መንገድ መቀየር እንደማለት ነው። እና ማዘመን ሲባል ጥቅሞቹ ምንድን ናቸው? ከውጤት ጋር ከደህንነት ጋር ከተወዳዳሪነት ጋር ሊያገናኝ ወይም የቀጥታ ግንኙነት አለ ማለት ነው። እና ውጤታማነት ሲባል ስራን በትንሽ ጊዜና ጉልበት በጥራት ለመስራት ያስችላል ማለት ነው። ያ ወጤታማነትን ሊያስከትል ይችላል። ሁለተኛው ደግሞ ደህንነትን በተለይ በዲጄታል አለም ማዘመን ወይም ከጠለፋዎች ወይም ከሀከርስ ለመጠበቅ ወሰኝ ሚና ይጫወታል ማለት እንደዚህ አይነትን ማዘመን ካለበት አፕግሬድ ወይም አፕዴት ማድረግ በጣም ወሳኝ ነገር ነው ማለት ነው። ተወዳዳሪነትን የመጨመር እውነት ራስን የሚያዘምን ሰው ወይም ድርጅቱን ሁል ጊዜ በገበያ በስራው ተመራጭ ይሆናል ማለት ነው። ያ ማዘመንን የሚያመጣ ማዘመን የሚያመጣ ጥቅሞች ናቸው ማለት ነው። እና ስለዚህ ጉዳይ ስለማዘመን ሲባል አንድን ነገር ማውራት የምፈልገው ነገር ምንድነው? የምፈልገው ነገር ማዘመን ሲባል አሮጌውን ነገር ሁሉ መጣል ማለት አይደለም ይልቁንም ጥሩ የሆኑ እሴቶችን ይዞ የማይጠቅሙትንና ጊዜ ያለፈባቸውን አሰራሮችን ብቻ መቀየር ብልሃትነት ነው። እና ያ ማዘመን ሲባል ጎጂ የሆኑ ነገሮች ወይም ከዘመኑ ጋር የማይሄዱ ነገሮችን ማስቀረት እንጂ ጥሩ ባህልና እሴቶችን ወደኋላ መተውና ጥሎ መሄድ ልክ አይደለም። አሉ እና አለም በፍጥነት የተለወጠች ባለችበት በዚህ ሰዓት የማይዘምን ግን ወደ ኋላ ይቀራል ማለት ነው። እና ማለት በዚህን ሰዓት ያልዘመነ ወደኋላ ይቀራል እንደማለት ነው። ስለዚህ መዘመን በጣም ወሳኝና አስፈላጊ ነገር ነው ማለት ነው። መዘመንም የሚያስፈልጉ ዘርፎች መዘመን ያስፈልጋል። ብዬ በራሴ እንትን ያደረኳቸው በቴክኖሎጂ ክሬት እና አፕግሬድ ያስፈልጋል በሶፍተሮች ማዘመንና መሰረት ልማቶችን በእውቀት ወይም በክህሎት ሰልፍ ኢምፕሩቭመንት

ማዳመጥ ከመስማት በላይ የሆነ ጥበብ ነው። መስማት የጆሮ የተፈጥሮ ተግባራ ሲሆን። ማዳመጥ ግን አእምሮን እና ልብን ጨምሮ መልእክቱን ወይም የመተንተን ወይም እና ትኩረት የመስጠት ሂደት ነው ማለት ነው። እና ስለማዳመጥ ጥበብ አሰና ጥቅሞቹ እንየው መስማት እና ማዳመጥ ሁለቱም የተለያዩ ነገሮች ናቸው። በእንግሊዘኛው ሂሪንግ እንደ ሊሲንግ ይባላል ማለት ነው። እና ማዳመጥ የሚመጣው ሰውን ልቡን ራሱን ሲሰዋ ማለት ነው። ብዙ ሰዎች እነዚህን ሁለት ቃላት ያደባለቋቸዋል ነገር ግን ልዩነታቸው ትልቅ ነው። መስማት ሲባል በዙሪያችሁ በዙሪያችን ያሉ ድምፆችን ጀርባችን ውስጥ ሲገቡ የሚፈጠር ስሜት ነው። ለምሳሌ መኪና ድምጽ ወይም የሰው ወሬ ዝም ብሎ መስማት ማለት ነው። እነዚህ መስማት ሲሆን ማዳመጥ ደግሞ ለድምፁም ትርጉም መስጠት እና መልእክቱም ለመረዳት አውቆ ትርኩረት ማድረግ ግዴታ ነው ማለት ነው። ስለዚህ ይሄ ማዳመጥን ያንተን ይላል ማለት ነው ያሳያል ማለት ነው። ውጤታማ የማዳመጥ ጥቅሞች አንደኛ ግንኙነቴን ያጠናክራል ሁለተኛ የእውቀትን ይጨምራል ሶስተኛ ግጭትን ይቀንሳል። አራተኛ ወሳኝ አሰጣጥን ያሻሽላል ማለት ነው። ማለት ውሳኔ አሰጣጥን ያሻሽላል ማለት ግንኙነቴን ያጠናክራል ሲባል ሰዎች በደንብ የሚያዳምጧቸውን ይወደዋል ይወደውታል ያከብራሉ። ትሰማቸዋላችሁ እና የሚል ስሜት እንዲሰጣቸው ያደርጋል ማለት ነው። እውቀትን ይጨምራል ሲባል ከማውራት ይልቅ ማዳመጥ ብዙ አዳዲስ ነገሮችን መማር ይችላል ማለት ነው። ግጭትን ይቀንሳል ሲባል ደግሞ ብዙ ግጭቶችን የሚፈጥሩ ካለመረዳት ነው። እና በደንብ ማዳመጥ በሰዎች መካከል ያለውን መሳሳብን ያስወግዳል ወይ መሳሳቴን ያስወግዳል ማለት ነው። እና ውሳኔ አሰጣጥ ለ አሰጣጥ ያሻሽላል ሲባል በቂ መረጃ አድምጦ ወይም የያዘ ሰው የተሻለ ውሳኔ የመወሰን እድሉ ከፍተኛ ነው ማለት ነው። እንዴት ጎበዝ አዳማጭ መሆን ይቻላል? ወይ የሚባለው ነገር አንደኛ ትኩረት መስጠት ሁለተኛ አለማቋረጥ ሶስተኛ ደግሞ የሰውነት ቋንቋ እነዚህም ማወቅ አራተኛውም ደግሞ ለመረዳት ማዳመጥ ማለት ነው። ትኩረት መስጠት ሲባል ተናጋሪው ሲያወራ ስልክ አለመንካት ወይም ወደ ሌላ ቦታ አለማየት አለማቋረጥ ሲባል ተናጋሪው ሀሳቡን ሳይጨርስ ጣልቃ አለመግባት ማለት ነው። የሰውነት ቋንቋ ሲባል ባዲ ላንጉኤጅ እነዚህ አንገቴን በመነቅነቅ ወይም አይንን ለአይን በማየት የሰማው ነው የሚል ምልክት መስጠት ማለት ነው። እና ለመረዳት ደግሞ ለመረዳት ማዳመጥ ሲባል ለመመለስ ብቻ ሳይሆን ግለሰቡ ምን ስል እንደፈለገ በትክክል ለመረዳት መሞከር ማለት ነው። እና በኢትዮጵያ ባህል በባህላችን ማዳመጥ ከትህትናና ከጥበብ ጋር ያያዛል ማለት ነው። ሲናገር ከመስማት ሲሞክር ማዳመጥ የሚል ብሂል አለ ማለት ነው። እና ሽማግሌዎች ወይም ታላላቅ ሰዎች ስናገሩ ታናናሾቹ ዝም ብለው የሚያዳምጡት ለክብር እና ለጥበብ ሲባል ነው ማለት ነው። ስለዚህ እነዚህን ነገሮችን ከላይ ያልናቸውን ሁሉንም መጠበቅ እና ማክበር ግዴታ ነው ማለት ነው። እኮ ጎበዝ አድማጭ ለመሆን ማለት ነው። እና አንድ ፈታ የሚያደርግ ነገር ምንድነው? ፈጣሪ ሁለት ጆሮና አንድ አፍ የሰጠን ከምናወራው ብላ እንድናዳምጥ ነው ይባላል። እና ይህ የሚያሳየውን ማዳመጥ በሰው ልጅ ህይወት ውስጥ ምን ያህል ትልቅ ቦታ ሊኖረው እንደሚገባ የሚያሳይ ምልክት ተደርጎ ይወሰዳል ማለት ነው። እና ለማዳመጥ የሚያመጥ አንድ ሰውም ለማዳመጥ የሚጠቅም ጥበቦቹ መስማት እና ማዳመጥ ውጤታማነት ወይም የማዳመጥ ጥቅሞቹ ግንኙነትን ያጠናክራል የእውቀትን ይጨምራል ግጭትን ይቀንሳል ውሳኔ አሰጣጥን ያሻሽላል ማለት ነው። እና እንዴት ማዳመጥ እኔ ይቻላል ወይም ጎበዝ አድማጭ እንዴት ሊሆን ይችላል? አንደኛ ትኩረት መስጠት ሁለተኛ አለማቋረጥ ሶስተኛ ደግሞ

ማን የሚለው ጥያቄ ሰው ለመጠየቅ ወይም አንድን ነገር ለማረጋገጥ የምጠቀመው ጥያቄ አይነት ወይም ጥያቄን ለመጠየቅ ሀው የሚለው ትርጉም በእንግሊዘኛው ህፃን ማለት ነው። ያ ደግሞ አብዛኛውን ጊዜ ድርጊት የተፈጸመ ማለት የተፈጸመ ነገር ካለ የፈጸመው ማነው ፈጻሚው አካል ማነው ይህን ያደረገው ለማለት ማን ተብሎ ልትጠየቅ ይችላል በአማርኛው ማለት ነው። እና በእንግሊዘኛ ደግሞ ሀው የሚለውን ጉዳይ ሳይሆን ሂደትን ወይም የሚሰሩ ስራዎችን ሳይሆን ማን አደረገ ድርገቱን ማን ፈጸመ ፈጻምው አካል ማን ነው። የማይታወቅ ከሆነ ማን እንደሆነ በቃ ለማጣራት ሲፈልግ ያን ማንነቱን ለማጣራት የምንጠቀምበት የጥያቄ እውነታ ሀው የሚለው ትርጉም ይሰጣል ማለት ነው። በእንግሊዘኛው እና ያ ማን ስለሚል ማን እንደሆነ ድርጊት ፈጻምው አድራጊውና ለመለየት ይም ያን የምናደርግ የምንጠቀምበት የክስ አይነት ነው ማለትነው። ስለዚህ ማን የሚለው ብዙ ነገሮችን ሊያካትት ይችላል። ለምሳሌ ማን ስባል የትኛው ሰው ነው? የትኛው ሀገር ነው? የትኛው የማን የማን ሀገር ነው? የማን ሰው ነው የት በቃ ለልዩታ አንድን ካታጎሪ ለማስቀመጥ የሚያስችል ጥያቄ ነው። አንድን ነገር መጀመሪያ ሳንለይ ወይም አቅጣጫውን ሳናውቅ አንድን ሰው ሁኔታና ነገሩን መደምደም ወይም መገመት አንችልም። ስለዚህ ማን እንደሆነ ማንነቱን ለማጣራት የማናውቀው ሰው እንኳን ቢሆን የለም የለም ማናቀው ሰው መጀመሪያ እንዴት እንደሆነ ከማን ጋራ አሁን ለምሳሌ ይገናኛል። እንዴት እንዴት ሆነው ነው ወደዚህ የመጣው የሚለውን ነገር ለማወቅ አብዛኛው ጊዜ ይሄ በፖሊሶች የምወሰድ የጥያቄ ሁኔታ ሊሆን ይችላል። ለምሳሌ ምርመራው ፖሊስ አንድን ሰው የማንነቱ የማይታወቅ ሰው ከሌላ ሰው ጋር የሆነ ወይ የወንጀል ድርጊት ፈጽሞ ቢሸሽቅ ወይም ቢጠፋአ። ያን ጓደኛውን ይዞ አምጥተው ማነህ አንተ ማነህ? መጀመሪያ ጓደኛዋን ስለ ስለ ጓደኛው ስለ ራሱ ስለ ግሉ እንዲያወራ ይጠይቃል ከዛ በኋላ ካንተ ጋር የነበሩት እነማን ናቸው ተብሎ ይጠየቃል ማለት ነው። ስለዚህ ያን የተጠየቀውን እነማን እንደሆኑ ከእሱ ጋር ያሉትን ይዘረዝራል። ከዘረዘረ በኋላ ይህን ድርጊት ሊፈጽም የሚችለው ማነው ደግሞ የሚለውን ሌላ በሌላ መንገድ ደግሞ ሌላ ልየታ ያስፈልገዋል ማለት ነው። እነዛን ሁሉ ለመለየት ማን የሚባለው ከዛ ቀጥሎ ደግሞ ያን ድርግት ለመለየት የሚያስችል ሌላ ጥያቄው እውነታው ምንድነው? መቼ የሚለው ከመቼ እንዴት ለምን የሚለው ማን እንደፈጸመ ድርጊቱን ማን እንዳደረገ ለመለየት ሊያገለግል ይችላል ማለት ነው። ያ ጥያቄዎቹ ማን እንደፈጸም ፍላጎቱ ምን እንደሆነ ለምን ፈልጎ እንደሆነ ያ የሰውየው ፍላጎት እና የሰውየው አቲቲዩዱን ለማግኘት ያን ጥያቄ ሊጠይቅ ይችላል። ስለዚህ አንድ ጠያቂ ወይም አንድ መርማሪ ፖሊስ በተለያየ አቅጣጫ ጠይቆ ስለሌላው ሰው መረጃዎቹን አነፍንፎ መውሰድ ይችላል ማለት ነው። ከዛ አልፎ ተርፎ ደግሞ አንዳንድ ወደ ስራ አለም ሲንገባ ለመቀጠር ስፈልግ እስኪ ስለራሴ ገለጽ የምባለው አንተም ማን ነህ እንደማለት ነው። ስለዚህ አንተ ማን ነህ ሲባል እኔ እከለ እከለ እባላለሁ ብለህ ራሴን እስከ ያለበት እስከ ትምህርት ደረጃ እስከመጨረሻው ዘርዝሮ የመግለጽ ነገሮች ማንነቴን የመግለጽ እውነት ማለት ነው። ቀጥሎ ደግሞ ማንነትን መግለጽ የሚችለው ማን እንደሆነ መግለጽ የሚቻለው በተለያዩ በግልህ አሁን ለምሳሌ በመታወቂያ ሊሆን ይችላል በባንክ ደብተር ሊሆን ይችላል። በተለያዩ የፓስፖርት እና በዲጂታል መታወቂያቸው አማካኝነት የአንድን ሰው ማንነት ግልጽ አድርጎ ማወቅ ይችላል ያን መረጃ የሚያገኝ ከሆነ ምንም ከእሱ ጋርም ወይ ከእሱ ጋርም የሚያጨቃጭቅ ነገር የለም። ስለዚህ ሰውየውን አጭር በአጭርና በግልጽ ሁኔታ የማግኘት ሁኔታው ይመቻቻል ማለት ነው። ስለዚህ አንድ ሰው መረጃ ከሌለው መረጃ ማግኘት ካልቻለ እንደዚህ በጓደኛው አማካኝነት ወደ ሶስተኛው ሰው ተኪዶ መረጃዎችን የመሰብሰብ ሁኔታ ሊፈጠር ይችላል ማለት ነው። ስለዚህ መጀመሪያ የምሰጠው ግን መታወቂያ ብኖር የባንክ ደብተር እና የመሳሰሉ ማንነቱን የሚገልጽ መረጃዎች አንድ ግለሰብ ራሱ ጋር ይዞ መቆየት መኖር አለበት ማለት ነው

ኮት ማለት አጠቃላይ መረጃ ለመናገር የምፈልገው ኮት ማለት ቅዝቃዜ ወይም ከንፋስ ወይም ከዝናብ ለመከላከል ክሊፕስ ጋር የሚለበስ ወይም ረጅም የሆነ የዝናብ መከላከያ ሊብስ ሊሆን ይችላል። ኮት የኮት አይነቶች አሁን ብናይ ኮት እንደ አየር ንብረቱ ወይም እንደ አጋጣሚ ይለያዩ ሊለያዩ ይችላሉ ማለት ነው። አሁን ትሬንች ኮድስ የሚባለው አብዛኛውን ጊዜ ከቀላልና ውሃ ከማሳልፉ ጨርቅ የሚሰራ ለዝናባማ ወቅት እና ለዝንጣጣ እይታ የሚሆን ማለት ነው። አሁን ለመዘነጥ ምናምን የመሆን ልብስ አይነት ነው። ኦቨርኮት ማለት ደግሞ በቅዝቃዜ ወቅት በሱብ ወይም በሌሎች ከባድ ልብሶች ላይ የምንለበስ ረጅም እና ሞቅ ያለ ልብስ ነው ማለት ነው። ኤፊ ኮት ደግሞም አጭር ሆኖ ከሱፍ የምትሰራና በትላልቅ ቁልፎች የሚገጥ በተለይ ለብርድ የሚመረት ማለት ነው። የሆነ ኮስ ፊኮት ነው የሚባለው ማለት ነው። ፋርካ የሚባለው ደግሞ በጣም ለቅዝቃዜ አየር የሚሆን ብዙ ጊዜ ኮፊ አለውና ውስጡ በላብ ወይ በሰው ሰራሽ ጥጥ የተሞላ ነው ማለት ነው። እና ይህ ኮት አመራረቱንስ እና ስም ስመረጥ እንዴት ሰው ልታይ የሚገባቸው ነገሮች ምንድነው? ሲባል ጥሩ ኮት ለመግዛት የሚከተሉትን ነጥቦችን ማተን ያስፈልጋል ማለት ነው። አንደኛ እንደ መስፈርት የሚያስቀምጠው ቁሳቁስ ወይም ማቴሪያል ተብሎ እንትን ሲደረግ ያቁሳቁስ ስር ስሩ ምንድነው? ሱፍ ወይም ለሙቀት ሌዘር ለጥንቃሬ ወይም ለናይል ለዝናብ የምንጠቀመው ቁሳቁስ የሱፍ ምናምን ያን ቁሳቁሶችን ማወቅ ቁመት አሁን ለምሳሌ ምን ያህል ቁመት እንደሆነ እንደ ምርጫው እስከ ወገብ ጉልበት ወይም ቁርምጭምጭሚት ሊሆን ይችላል። እና ያን እንትኑን ማወቅ ማለት ነው። የቁመቱን እውነታ መጠናዊ ልኬታውን ለምሳሌ ፊት የሚያደርግ ከሆነ ከውስጥ የሚለበሱ ልብሶች ቦታ እንዲኖረው ጥቂት ሰፋ ያለ ቢሆን ይመረጣል። እና ይሄ ሁሉ ሲሆን አሁን ቀለም ስለ ቀለም አሁን ጥቁር ግራጫ ቡናማ ቀለሞች ከማንኛውም ልብስ ጋር በቀላሉ ይሄዳሉ። ማንኛውም ጥቁር ልብስ ግራጫና ቡናማ ቀለማች ከማንኛውም ልብስ ጋር በቀላሉ ሊሄድ ይችላል ማለት ነው። ስለዚህ ያን እንዲህ አይነት እትንትኖችን ምርጫዎችን ማስቀመጥ አለበት ማለት ነው። ኮት የሚጠቅመው ለምንድነው? ሲባል አንደኛ ለጥበቃ ሁለተኛ ለስታይል ሶስተኛ ለምቾት ለነዚህ ለሶስት ነገር ሊጠቅም ይችላል። ጥበቃ ሲባል ሰውነትን ከብርድ ከንፋስና ከዝናብ ይከላከላል። ስታይል ሲባል የሰውን ማንነቴንና የተከበረ እይታን ለመግለጽ ይረዳል። ምቾት ደግሞ ረጅም ሰዓት በውጭ የሚቆይበትን ጊዜ ሙቀት እንዲሰጥ ያደርጋል ማለት ነው። ማስታወሻ አሁን እዚህን ነገር ላይ ዋናው የሚያጠናው ምንድነው? ኮቲን በየጊዜው እንደ ጨርቅ አይነቶች በደረቅ ጽዳት እና ለማጥራት እድሜው እንዲህ ርዝም ያደርጋል ማለት ነው። ስለዚህ እንዲህ አይነት ባለ መንገድ መጠቀም አስፈላጊ ነገር ነው ማለት ነው። ስለዚህ ሁሉም ሰው ኮትን ከመልበስ አልፎ እንዲህ አይነት ጥቅሞቹ እንዳሉ ስለ ኮት ማወቅ አስፈላጊ ነገር ነው ማለት ነው። አንድ አሁን ያልኩትን እንደገና እንትን ለማለት ለማጤን ያህል የኮት ዋና ዋና አይነቶቹም ትሬንች ኮት ይባላል ኦቨር ኮት ይባላል ፊ ኮት ይባላል ፈርካ የሚባሉ እነዚህ የኮት አይነቶች ናቸው። ማለት ነው።

እገዛ ሲባል እገዛ የሚለው ቃል ማገዝ ወይ መርዳት። ቃል የሚይዝ ሲሆን። እገዛ ሲባል የመረጃ እገዛ ሊኖር ይችላል ወይም ኢንፎርሜሽን ሄልፍ። ማብራሪያ እገዛ ሊሆን ይችላል። ኤክስፕላናቶሪ ሄልፕ ይባላል። የጽሁፍ እገዛ ወይም ራይቲንግ ሄልፕ ይባላል። የትርጉም እገዛ ትራንስሌሽን ሄልፕ ሊባል ይችላል። የሀሳብ እገዛ አይዲያ ጀነሬሽን እና የችግር አፈታት እገዛ ሲባል ፕሮብለም ሶልቪንግ በዛ ላይ። አሁን ማለት ያለውን ነገሮችን ጌሳውሽን ማድረግ ይችላል ማለት ነው። አሁን ለምሳሌ የመረጃ እገዛ ሲባል ይህ ማለት ማንኛውም አይነት መረጃ ፈልጎ ቢጠይቀኝ መልስ አገኛለሁ ማለት ነው። ወይ መልስ ያገኛል ለምሳሌ ታሪካዊ አድዋ ጦርነት መቼ ነበር? ብሎ ሰው ቢጠይቀኝ እንዲህ ነው ብዬ መናገር እንችላለን። ሳይንሳዊ አሁን ለምሳሌ ኮረና ቫይረስ እንዴት ይተላለፋል? ብሎ ቢጠይቀኝ መተላለፊያ መንገዶችን ልነግረው እችላለሁኝ። እገዛም አሁን ቴክኒካል የሆነው ዋይፋይ ማለት ምን ማለት ነው? ብሎ ቢጠይቀኝም የሆነ እገዛዎችን ልሰጥ እችላሉኝ። አጠቃላይ የኢትዮጵያ ዋና ከተማ ስሰሟን ያገኘዎችው እንዴት ነው ብዬው ብሎ ሰው ሊጠይቅ ይችላል። እንዲህ አይነት ጥያቄዎችን ሲያቀርብ ማገዝ ወይም መርዳት እችላለሁ ማለት ነው። አሁን ማብራሪያ የሚያስፈልጉ አንዳንድ ነገሮች ደግሞ አንድን ነገር በቀላሉ እንድ እንድረዳ ማብራራት ያስፈልጋል ማለት ነው። አሁን ለምሳሌ ካንተም ፊዚክስ በቀላሉ አብራራለኝ ሰው የሚል ከሆነ። ኳንተም ፊዚክስ እንዲ እንዲ እንዲ ነው ብሎ ማብራራት ይችላል ማለት ነው። ግብር እንዴት ይሰላል? ተብሎ ሲጠየቅ ስለ ግብር አሰላል ነገሮችን ላሳይ እችላለሁ ማይ ላብራራ እችላለሁ። ይሄ የሂሳብ ቀመር አል አልረዳውም አብራራልኝ ብሎ ሰው ቢጠይቅ የሂሳብ ቀመሩን አሠራሩን በእያንዳንዱን ስቴፕ ላግዘውም ወይም ላሳየው እችላለሁ ማለት ነው። አሁን በጽሁፍ ላይ ደግሞ ጽሁፍ ሰው ሲጽፍ ሊያግ አድ አግዘኝ ብሎ እንትን ሊል ይችላል። ለምሳሌ መደበኛ ደብዳቤ አ አጻጻፍ ፈጠራ ትምህርታዊና ፕሮፌሽናል በሆኑ መንገዶች አንዳንድ ነገሮችን አግዘኝ ቢል። አሁን ለምሳሌ በመደበኛ ደብዳቤ አጻጻፍ ጻፍ ላይ ለባንክ የሚሆን ቅሬታ ደብዳቤ ጻፍልኝ ብሎ ሊመጣ ይችላል። ይህ በፈጠራ ዙሪያ ደግሞ ስለ ፍቅር አጭር ግጥም ጻፍልኝ ብሎም ሊመጣ ይችላል። ትምህርታዊ ደግሞ ስለ ድርቅ ወይም የድርቅ መንሳኤዎች ጻፍልኝ ብሎ ሰው ሊጠይቀኝ ይችላል። ስለ ፕሮፌሽናሊቲ አሁን ሰው ቢጠይቀኝ የስራ ቃል መጠየቅ ወይም ላይ የሚጠይቁ ጥያቄዎችን መልስ አዘጋጅቼ ወይም ነገሮችን አዘጋጀቼ ላግዘው እችላለሁ ማለት ነው። ትርጉም የሚፈልገው ደግሞ እገዛዎች ሊኖሩ ይችላሉ። ከአንድ ቋንቋ ወደ ሌላ ቋንቋ መተርጎም የሚያስፈልጉ እገዛዎች ሊኖሩ ይችላሉ። ይሄን አረፍተ ነገር ወደ እንግሊዝኛ ተርጉምልኝ ወይም ይሄን ደብዳቤ ከፈንሰይኛ ወደ አማርኛ ተርጉምልኝ ብሎ ሰው እገዛ ሊፈልግ ይችላል ማለት ነው። እና የሀሳብ እገዛ ስሆን ደግሞ ሲባል ሀሳብን ሀሳቦችን በማፍለቅ መርዳት ይቻላል ማለት ነው። አሁን ለምሳሌ ልጄ የሚሰጠው ስም ንገር ማለት ልጄ የሚሰጠውን ስም ንገረኝ ብሎ ሰው ሲጠይቅ። እንዲህ አይነት አበበ ወይም የሆነ ነገር ስያሜ መክሊት ብሎም ሊሰጥ ይችላል ማለት ነው። አዲስ ንግድ የሚሆን ስም ሀሳብ ስጠኝ ወይም የንግድ ስያሜ ሰው ፈልጎ እገዛ ቢጠይቅ እንዲህ አይነት ስያሜ ብታደርግ የሚል ሀሳብ ልሰጠው እችላለው ማለት ነው። ምግብ ቤት ለመክፈት ምን አይነት ሀሳቦች አሉህ? ብሎ ሲጠይቀኝ የሆነ ሀሳብ አዲስ ሀሳብ ካለህ ለጓደኛው ወይም ለቤተሰብ ያን አዲስ ሀሳቦችን በሀሳብ ማገዝ እችላለሁ ማለት ነው። ያጋጠሙ ችግሮችን አፈታት እ እገዛ ላይ አሁን ለምሳሌ ያጋጠማቸውን ችግሮችን ለመፍታት መርዳት እችላለሁ ማለት ነው። ያ ደግሞ የሚሆነው ኮንፒውተሬ አየበ አይበራም ብሎ ሰው አሁን ቢጠይቀኝ ያን እንዲህ እንዲህ አደርግ ብዬ መንገዶችን ላሳየው ልጠቁመው እችላለሁ ማለት ነው። ይህ የሂሳብ እኩሌታ እንዴት ፈታኸው? ብሎም አሁን ለምሳሌ በሂሳብ ቀመር ላይ አንዳንድ ጥያቄዎች ካሉት ሰው ቢጠይቀኝ ያን ጥያቄ ለመፍታት እጥራለሁ ማለት ነው። እና በአጭሩ ከዚህ ውስጥ አሁን የምንረዳው እገዛ የሚባለው አጠቃላይ። ስለ ለሁሉም ነገር አሁን ሰው በዚች አለም እስካለ ድረስ እገዛዎቹ ወይም የእርዳታ ጥሪዎቹ ሊኖር ስለሚችል ሁሉም ሰው በራሱ በሚሰማራው መንገድ እገዛዎችን ለማድረግ መዘጋጀት ወይም ፊቃደኛ መሆን አስፈላጊ ነገር ነው ማለት ነው። የመረጃ እገዛም ይሁን የማብራሪያ እገዛም ይሁን የጽሁፍ እገዛም ይሁን የትርጉም እገዛም ይሁን በሀሳብ ደረጃ የሚታገዝ እገዛ ካለ እነሱንም በማገዝ የችግር አፈታት እገዛም ካለ እነዛን ችግሮችን መፍታት

ስለ ታክሲ ንገረኝ ማለት ስለ ታክሲ አንድ ነገር ለመናገር የምፈልገው ታክሲ ማለት ሰዎችን ከአንድ ቦታ ወደ ሌላ ቦታ ለማጓጓዝ የሚከራይ ነው ወይ መክና ነው ማለት ነው። ታክሲ የሚለው ቃል ከእንግሊዘኛ ታክሲ የመጣ ሲሆን ይሄን በረመትር ወይም በታክስ መትር የምትሰራ ክራይ መክና ማለት ነው። ስለዚህ የዚህ የታክሲ ፍቺ ብናይ ስናይ ታክሲ በሚከተሉ መለያ ባህሪያት ይታወቃል ማለት ነው። አሁን ለምሳሌ ታክስ ሲባል ለህዝብ አገልግሎት የሚውል ማንኛውም ሰው መክፈል ከቻለ መጠቀም ይችላል። በክራይ የምሰራ ርቀት ወንድ ጊዜ ተመን ተከፍሎ የሚጓዝ የሚጓጓዝ ራሱን ችሎ የሚንቀሳቀስ ወይም አሽከርካሪው ምክንያቱም እንደፈለገህ ይነዳል እንደ አውቶብስ አይደለም። ታክሲ ሜቴር ያለው ክፍያውን የምንወስነው መለኪያ መሳሪያ አለው ማለት ነው። እና የታክሲ ጥቅሞችን አሁን ስናይ ምቾት አለ ፍጥነት አለ ደህንነት እና ተደራሽነት የስራ እድል ፈጠራነት በዚህ መካከል ሊጠቅመው እችላለሁ ማለት ነው። አሁን ሚቾት ላይ ስንል ስናይ በማንኛውም ሰዓት ማግኘት ይቻላል። ተክሲን በሬ ላይ ሆነህ ትጠራለህ በሬ ላይ ያወርድሃል ከባድ ሻንጣ ወይም እቃ ይዞህ ማጓጓዝ ትችላለህ። መጓዝ ትችላለህ ፍጥነት ካልክ ካስፈለገን ቀጥታ ወደምትፈልገው ቦታ ይወስድሃል እንደ አውቶቡስ ማቆሚያዎች መጠበቅ አያስፈልግም። ደህንነት ሲባል ደግሞ በተለይ ለሌሊት ጉዞ ወንድ ለሴቶች ደህንነት የተጠበቀ ነው ማለት ነው። ፕሮፌሽናል ወይም አሽከርካሪዎች አብዛኛውን ጊዜ ስልጠናና ስልጠና አግኝተው ይሰራሉ በዛ ዙሪያ ማለት ነው። አሁን ተደራሽነቴን ስናይ አረጋውያን አካል ጉዳተኞች እና ህፃናት ያሏቸው በቀላሉ መጠቀም ይችላሉ። ለህክምና ውበት ለአውሮፕላን ማረፊያ ወዘተ በፍጥነት መድረስ ያስችላል ማለት ነው። እና በሲራ እድር ፈጥራነት ስናይ በርካታ ሰዎች በታክሲ ልጅነት ስራ ላይ ይተዳደራሉ ማለት ነው። እና ራስን ቀጥሮ ለማሰራት ለመስራት ምቹ የሆነ ስራ ነው ማለት ነው። እና የታክሲ ጉዳቶች ነው የሚሆነው። የሚያሳድዱ ጉዳቶችን ስናይ ዋጋ አካባቢ ታክሲ ትንሽ ሊያስቸግር ይችላል። የዋጋ አለመረጋጋት ሊያስከትል ይችላል። አለመገኘት አንዳንዴ ሊፈጠር ይችላል። የአየር ቢክሌት ሊኖር ይችላል። የትራፊክ መጨናነቅ ሊፈጥር ይችላል የደህንነት ስጋቶች አንዳንዴ ልትፈጠሩ ይችላሉ ማለት ነው። እነዚህን ስናይ የዋጋ በዋጋ ጉዳይ ላይ ስናይ ከአወቶቡ ከአውቶቢስ ወይም ከሌሎች የህዝብ አመላለሻ ግሎቶች በጣም ውድ ነው። በረጅም ርቀት ሲጓዙ ከፍተኛ ወጪ ያወጣሉ። የዋጋ አለመረጋጋት ሲባል በትራፊክ መጨናነቅ ምክንያት ዋጋ ሊጨምር ይችላል። አንዳንድ ነጂዎች ደንበኛ ደንበኛውን በማታለል ትርፍ ገንዘብ ሊጠይቁ ይችላሉ። አለመገኘት ደግሞ ራሱን ያቻለ አንድ ችግር ይሁን ቢሆንም በተለይ በዝናብ ጊዜ በበዓላት ወይም በሌሊት ታክሲ ማግኘት አስቸጋሪ ሊሆን ይችላል ማለት ነው። አንዳንድ አካባቢዎች ታክሲዎችን ብዙም አይገኙም ማለት በአንዳንድ አካባቢዎች ታክሲዎች ብዙም አይገኙም። እና ያ ሊያስቸግር ይችላል። የአየር ብክለት ሲባል ታክሲዎች በተለይ አሮጌ ከሆኑ ለአየር ቢክለት ከፍተኛ አስተዋጽኦ ያደርጋሉ ማለት ነው። በከተማው ውስጥ የሚፈጠረው የድምጽ ቅለትንም ምክንያት ሊሆነው ይችላሉ። የትራፊክ መጨናነቅ አሁን ለምሳሌ ብዙ ታክሲዎች በአድዋቸው በከተማው ውስጥ ሲዘዋወሩ ለትራፊክ መጨናነቅ አስተዋጽኦ ያደርጋሉ ማለት ነው። ምክንያቶቹም በመንገድ ዳር በማቆም የትራፊክ ፍሰት ሊያደናቅፉ ይችላሉ። የደህንነት ስጋትን ስናይ ደግሞ ደህንነት ስጋት አንዳንድ ታክሲ ነጂዎች ሙሰኞች ሊሆኑ ይችላሉ። በተለይ መደበኛ ባልሆኑ ታክሲዎች። በአንድ በአንዳንድ ሀገሮች የታክሲ ወንጀሎች ወይም ዜርፊያዎች ወይም ጥቃቶች ይስተዋሉ ይስተውላሉ። እነዚህ በደንብ ስጋቶች ሊሆኑ ይችላሉ። እና ከዛ አልኩ ደግሞ የታክሲ አይነቶችን ስናይ መደበኛ ታክሲ አለ። ራዲዮ ታክሲ አለ። ልክ ልክሰረ ታክሲ እና የውሃ ታክስ ኤሌክትሪክ

ስምምነት ማለት በሁለት ወይም ከዚያ የሚበልጡ አካላት መካከል በአንድ ጉዳይ ላይ የሚደርስ መግባባት ወይም ውል ነው ማለት ነው። ስምምነት የሚለው ቃል ከማስማማት የተገኘ ሲሆን ሁለት ወገኖች በአንድ ሀሳብ ላይ መግባባታቸውን የሚያመላክት ጉዳይ ነው ማለት ነው። ፍቺ አሁን የዚህ ጉዳይ ፍቺ ስምነት የሚከተሉ መለያው ባህሪያት ሊኖረው ይችላሉ። አንደኛ፥ የሁሉም የሁለት ወይም ከዚያ በላይ አካላት መግባባትን ይጠይቃል። ግልጽ ውሎችን እና ቅድሚያ ሁኔታዎች ሊቀመጡ ይገባሉ። ህጋዊ ህጋዊ ተፈጻሚነት ሊኖረው ይገባል። ግዴታዎች እና መብቶች ሊከበሩ ይገባሉ ማለት ነው። እና የስምምነት አይነቶችን ብናይ በቃል መስማማት አለ ወይም የቃል ስምምነት የሚባለው ያለ ጽሁፍ በቃል ብቻ የሚደረግ ስምምነት አይነት ሲሆን፤ በጽሁፍ ስምምነት ደግሞ በወረቀት ላይ ተመዝግቦ በሁለቱም ወገኖች የተፈረመ የጽሁፍ ስምምነት ይባላል። የንግድ ስምምነት ሲባል ደግሞ በንግድ ድርጅቶች መካከል የሚደረግ የስምምነት አይነት ነው። የስራ ስምምነት አስሪና ሰራተኛ መካከል የሚደረግ የስምምነት አይነት ነው። የክራይ ስምምነት ደግሞ በቤት ባለቤት እና በተከራይ መካከል የሚደረግ የስምምነት አይነት ነው። አለም አቀፍ ስምምነት ደግሞ ሲባል በሀገራት መካከል የሚደረጉ የስምምነት አይነቶች ናቸው ማለት ነው። የስምምነት ጥቅምን ስናይ ግልጽነት ህጋዊ ጥበቃ መተማመንን መፍጠር የአደጋ አደጋ መቀነስ የሊቅ ስራዎችን ማመቻቸት ስለማዊ አብሮ መኖር ማለት ነው። ግልጽነት ሲባል ሁለቱም ወገኖች መብትና ግዴታ በግልጽ ይታወቃል። አለመግባባት ሲፈጠር መፍትሄ ለማግኘት ይረዳል። እያንዳንዱ ወገን ምን እንደሚጠብቅበት ያውቃል ማለት ነው። ህጋዊ ጥበቃ ሲባል አንዱ ወገን ስምምነቱን ካፈረሰ ሌላው ሌላኛው ወገን ህጋዊ እርምጃ መውሰድ ይችላል። በፍርድ ቤት እንደ ማስረጃ ሊያገለግል ይችላል። ንብረት መብቶችን ይጠበቃሉ ማለት ነው። መተማመን ላይ የተመሰረተ ደግሞ መተማመን ላይ መፍጠር ማለት ወገኖች መካከል መተማመንን የፈጠራል ረጅም ጊዜ ግንኙነት ለመስራት ያስችላል። ቃል መግባትን ያጠናክራል ማለት ነው። የአደጋ መቀነስ ላይ ስናይ ደግሞ ያልተጠበቁ ክስተቶችን አስቀድሞ ማየት ያስችላል። አደጋዎችን በሁለቱ ወገኖች መካከል ማካፈል ይቻላል። ወደፊት እቅድ ለማውራት ለማውጣት ይረዳል ማለት ነው። የንግድ ስምምነት ማመቻቸት መለት ደግሞ ንግድ ኢንቨስትመንት ያበረታታል። የዋጋ ጊዜ ወይም የጥራት መስፈርቶችን ይደነግጋል። የንግድ አጋሮችን ለመፈለግ ይረዳል ማለት ነው። ሰላማዊ አብሮ ለመኖር የሚያስፈልገው በማህበረሰብ ወይም በድርጅት ወይም በሀገራት መካከል ሰላምን ይፈጥራል። ግጭቶችን አስቀድሞ ለመከላከል ይረዳል ማለት ነው። አሁን የስምምነት ጉዳቶች አሉ። ስምምነት ጉዳቶች ውስንነት፣ ውስብስብነት፣ ወጪ፣ የማይጠበቁ ክስተቶች፣ የሀይል ሜዛን አለመመጣጠን፣ እና የማይፈጸም ችግሮችን ሊኖረው ይችላሉ። እነዚህን የስምምነት ጉዳቶች ሊሆኑ ይችላሉ ማለት ነው። ጥሩ ስምምነት ለሚያደርጉ ሚረዱ ምክሮች ግልጽ የሆነ ሁሉም ውሎች በግልጽ መገለጽ አለባቸው። ሁሉም አማራጮች አስበው ሊከሰቱ የሚችሉ ክስተቶችን አስቀድሞ ማወቅ እና ማየት አስፈላጊ ነገር ነው። ህጋዊ ምክር ይጠይቁ ወይም ከመፍራረም በፊት ጥበቃ ማማከር አስፈላጊ ነገር ነው። ጊዜውን ይግለጽ ወይም የስምምነትን የመጀመሪያ ወይም የመጨረሻ ጊዜ መግለጽ አለበት። አማራጭ ክርክር አፈታት ስርዓት ላይ አሁን ለምሳሌ አለመግባባት ሲፈጠር እንዴት እንደሚፈታ መደንገግ አለበት። አሁን በኢትዮጵያ ህግ መሰረት ስምምነት ባህሪያት የተለያዩ የፍትሀብሄር ህግ መሰረት ስምምነት ልኖረው ይገባል ወይም የሚገቡ መስሪያዊ ነገሮች አንደኛ ወገኖች ፍቃድ ወይም በነጻነት የተሰጠ መሆን አለበት። ሁለተኛ ህጋዊ አላማ ህግ የሚፈቅደውን መሆን አለበት። ሶስተኛ ደግሞ የመስማማት ችሎታ ወይ ወገኖች ህጋዊ ውል መግባባት ወይም የመግባት አቅም ሊኖራቸው ይገባል። አራተኛ ደግሞ የውል ትክክለኛነት ግልጽ እና ትክክለኛ መሆን አለባቸው ማለት ነው። እነዚህ አጠቃላይ የኢትዮጵያ የፍትሃብሄር የስምምነት ህጎች ወይም መስፈርቶች ናቸው ማለት ነው። በዚህ መሰረት

ስለ ግብ ስናወራ ግብ ማለት በመጀመሪያ ነጥቡን ለማስተካከል እፈልጋለሁ ግን የሚለው ቃል በአማርኛ ሁለት የተለያዩ ትርጉሞችን ትርጉሞች አሉት ማለት ነው። ሁለቱንም ለማውራት አትሞክራለኝ አንደኛ አትርጉም ግብ ማለት አንድ ሰው ወይም ድርጅት ለማሳካት የሚፈልገውን የመጨረሻ ውጤት ወይም አላማ የያዘ ማለት ነው። ለማግኘት ወይም ለመድረስ ወይም ለማሳካት የሚፈልጉትን ነገር መያዝ ያዜ ማለት ነው። ፍቺው ሲባል ፍቺው አሁን ለምሳሌ ስለ ግብ የተለያዩ ባህሪያት ሊኖረው ይችላል የተፈለገው ውጤትን ለማሳካት የሚፈልግ ነገር የሚለካ ተጨባጭ ሁኔታ ወይም ስኬትን መለካት የሚችል የሚቻልበት ሁኔታ የጊዜ በጊዜ የተወሰነለት ለማሳካት የተወሰነ ጊዜ አለው እና አቅጣጫ ሰጪነት። እንቅስቃሴዎች ማለት ነው። እና ይሄ የግብ አይነቶቹ ወይም በአጭር ማለት አጭር ጊዜ ግብ ሊኖር ይችላል። ረጅም ግዘ ግብ የግል ግብ የሙያ ግብ የትምህርት ግብ የንግድ ግብ እነዚህን የግብ አይነቶች ሲሆኑ በቅርብ ጊዜ ውስጥ ለማሳካት የሚቻል የግብ አይነት አጭር ግዘግብ ይባላል። ለማሳካት ረጅም ጊዜ የሚወስደው ረጅም ጊዜ ግብ ይሄ የግል ህይወት የሚመለከት የግል ግብ ያስፈልጋል። የሙያ ግብ ደግሞ ከስራ ጋር የተያያዘ ሲሆን የትምህርት ግብ ከትምህርት ጋር የንግድ ደግሞ ከቢዚነስ ጋር የተገናኘ ግብ ምናምን ማለት ነው። አቅጣጫ መስጠት ወይም ዳይሬክሽን መስጠት የት መሄድ እንዳለበት ያሳያል ውሳኔህ ለማድረግ ይረዳል። ቅሬትን በአንድ ላይ ያተኩራል ማለት ነው። ትኩረት መስጠት ሲባል አስፈላጊ የሆነ ነገር ለይቶ ማወቅ ይረዳል ትኩረት የሚጠይቀው የሚጠቅሙ የሚጠቅሙ ነገሮችን ይከላከላል። ጊዜን በአግባቡ ለመጠቀም ያስችላል ማለት ነው። ተነሳሽነትን መፍጠር ይችላል ለመስራት ሀይል ይሰጣል ችግሮችን ለማሸነፍ ያነሳሳል። ስኬት ሲመጣ ደስታን ይፈጥራል ማለት ነው። ስኬት ስኬቴን ለመመለከት ደግሞ የሚያስፈልገው እድገት እና ለመከታተል ያስችላል ምን ያህል እንደተሳካ ያሳያል ማስተካከያ ለማድረግ ደግሞ ይረዳል ማለት ነው። ራሴን ማወቅ ምን እንደሚፈልግ እንዲያውቁ ያደርጋል ጥንካሬና ድክመቶችን ለይቶ ማወቅ ለማወቅ ይረዳል ማንነትን ለመገንባት ያስችላል ማለት ነው። እቅድ ማውጣት አሁን ለምሳሌ እቅድ ለማውጣት መስረት ይሆናል። ሀብትን በአግባቡ ለመከፋፈል ይረዳል ጊዜን በብቃት ለመጠቀም ያስችላል ማለት ነው። አሁን የግብ ጉዳቶች ሊኖሩ ይችላሉ አንደኛ ጭንቀት መፍጠር ይችላል። ተለዋወጭነት ማጣት ሊኖር ይችላል። ከልክ ያለፈ ትኩረት ሊኖር ይችላል። ውድቀት ሲከሰት ተስፋ መቁረጥ ሊያስከትል ይችላል። ከእውነት ውጪ መሆን ሊኖር ይችላል። ማነጻጸር የሚያስፈልጉ ነገሮችን ማነጻ ለመቻል ሊኖሩ ይችላሉ ማለት ነው። እነዚህ የጊብ ጉዳቶች ለሆነች ይላሉ። ግብ ሲባል የተለያዩ ወይም አሁን በሌላኛው ትርጉም ግብ ሲባል ማለት ዜጎች ለመንግስት የሚከፍሉት ወይም ግዴታ ወይም ቀረጥ ነው። መንግስት ህዝቡን አገልግሎት ለማከናወን ከዘጎች የምሰበሰበው ገንዘብ ማለት ነው። ግብ ተብሎ ወይ ልጠራ ይችላል ይሄ ምንድነው? አጭር ግልጽ ግብር የሚለውን ለማለት ነው። እንጂ ግብ የሚለው እንትን ልተካ አይችልም። አጭርና ግልጽ ይሄ ደግሞ እነኚህ አጠቃላይ ያልኳቸው ነገሮች አሁን ጭንቀቴን መፍጠር ግብ ላይ ለሚደርስ ችግሮች ጭንቀት ይፈጠር ጉዳት ማለት የግብ ጉዳቶች ማለት ነው። ከመጠን በላይ ጫና ልፈጥር ይችላል። ውድቀት ስከሰት ተስፋ መቁረጥ ውስጥ ሊከት ይችላል። ትለዋዋጭነት ማጣት ማለት እውነታዎችን ስለወጡ ግቦችን መቀየር አስቸጋሪ ሊሆን ይችላሉ አዳዲስ እድሎችን ላለማየት ምክንያት ሊሆን ይችላል። ከለውጥ ጋር መለማመድ ያስቸግራል ማለት ነው። ሌሎች አስፈላጊ ነገሮች ችላ ማለት ያስከትላል። አጋጣሚዎችን ማጣት ማጣት ይችላል። ምዛናዊነትን ሊያጣ ይችላል ማለት ነው። ግብ ላይ አለመድረስ ተስፋ ሊያስቆርጥ ይችላል። ራስን መተማመን ሊቀንስ ይችላል ቀጣይ ጥረቶችን ሊያደናቅፍ ይችላል ማለት ነው። ከእውነት ውጪ መሆን ማለት ከአቅም በላይ የሆኑ ግቦች ተስፋ ማስቆረጥ ሊያስቆርጥ ይችላሉ። በቂ ጊዜ ካለመስጠት የተነሳ ችግሮች ሊፈጠሩ ይችላሉ። ሀብትና አቅምን ከግምት ውስጥ ማስገባት ያስፈልጋል። ማነፃፀር ሲባል አሁን ከሌሎች ጋር የመመ መወዳደር ሊበረታታ ይችላል። ቅንነትና ቅረታን ሊፈጥር ሊፈጥር ይችላል የራስህን

ይቅርታ ማለት አንድ ሰው ባደረሰብን በደል ወይም ጥፋት ላይ ቁጣ ቁጣን የቂምን የበቀል ስሜቴን አውጥቶ ለመተው የምናደርገው ንቃተ ሄሌና ውሳኔ ነው ማለት ነው። ይህ ማለት የተፈጸመውን በደል መርሳት ወይ ማምከኝ ማምከን ሳይሆን ማማከኘት ሳይሆን ከስሜታዊ ሸክም ነፃ መውጣት ማለት ነው። ይቅርታ ማለት ጥቅሙ ምንድነው ለምንድነው ስነ ልቦና ጤንነትን ያክማል። አካላዊ ጤንነትን ያክማል። ማህበራዊ ግንኙነትን ያስተካክላል። መንፈሳዊ እድገትንም ያስተካክላል ማለት ነው። እና ስነልቦና ጤንነት ሲባል ከቁጣና ከጭንቀት ነጻነት ይሰጣል። የመንፈስ ጭንቀትን ይቀንሳል። ራስ በደለኝነት ስሜትን ያቃልላል ማለት ነው። እና ለአካል ወይም ለጤንነት ደግሞ የደም ግፊትን ይቀንሳል የልብ ምትን ያረጋጋል። የበሽታ መከላከያ ስርዓትን ያጠናክራል ማለት ነው። ለማህበራዊ ግንኙነት ሲባል ጠንካራ ግንኙነት ለመገንባት ይረዳል። መተማመን መልሰው ለማምጣት ያስችላል። ማህበራዊ ትስስርን ያጠናክራል። ለመንፈሳዊ እድገት ሲባል ደግሞ የውስጥ ሰላምን ይሰጣል። ርህራሄንና መረዳትን ያሳድጋል። ከራስ ጋር ስምምነት ለማድረስ ይረዳል ማለት ነው። እና የይቅርታ ጥቅሞቹ ይህን ናቸው። ይቅርታ ደግሞ አንዳንዴ ተግዳሮቶቹ ሊኖሩ ይችላሉ። አላግባብ መጠየቅ አሁን ነው ይቅርታን አላግባብ ሳትበድል ይቅርታን የምትጠይቃቸው እውነታዎች ሊኖሩ ይችላሉ። ስሜታዊ ተግዳሮቶች ሊኖሩ ይችላሉ። የድንበር መደፍረስ ሊኖር ወይም ሊከሰት ይችላል። የተሳሳተ መረዳትም በዛ ውስጥ ሊኖር ስለሚችል እያንዳንዱን ነገር ማጣት ማጤን አለበት ማለት ነው። በደልን መቀበል ወይም ሊያስተካክል ሊችል ይችላል በማለት ነገሮችን በተደጋጋሚ ቁጣን ሊያሳድግ ይችላል። በደለኛ ሳይጠግን ሳይጠግን ይቅርታ ማለት ሌላ በደልን ሊያበረታታ ይችላል። ከዛም አልፎ ተርፎ ደግሞ ይቅርታ ለማለት መገደድ ተጨማሪ ቁጣን ሊፈጥር ይችላል ማለት ነው። ፈጥኖ ይቅርታ ማለት ስሜቶችን ማፈን እና ሊያስከትል ይችላል ማለት ነው። ስሜትን ማፈን አፍኖ ምንም ሳላውራ ምናምን ሳያውራ ያን ነገር ለማስጨረስ የሚደረገው ጥረት ማለት ነው። እና የድንበር መፍረስ ሲባል ያለ ተግቢ ድንበር ይቅርታ ማድረግ ራሴን ከመጠበቅ ሊያሳጣህ ይችላል። ጤናማ ያልሆነህ ግንኙነትን ሊቀጥል ይችላል ማለት ነው። እና የተሳሳተ መረዳትም መረዳትም አንዳንዶች ይቅርታ በመርሳት ወይም በደሌን ከማማከኘት ጋር ሊያምታተው ይችላል ማለት ነው። ይቅርታ ማለት ከበደለኛው ጋር ወዲያውኑ መታረቅ ማለት አይደለም። ይሄ ማለት ምን ማለት ነው? አጠቃላይ ስለ ይቅርታና ይቅርታ ስነልቦናዊ ጫና የሚያሳድደውን ነገሮችን ሁሉ ፍቺውን አይተናል። እና በጣም ወሳኙ ነገር ለመንፈሳዊ እድገት ለማህበራዊ ግንኙነት ለአካል ጤንነት እነዛን የማጠናከር እና የስነ ልቦና ጤንነትን ይሰጣል ማለት ነው። እነዚህ የይቅርታ ወይም የርህራሄ ጥቅሞች ናቸው ማለት ነው። ይቅርታ አንዳንዴ የሚከብደው በዚህ አጋጣሚ ሊሆን እችላል አላግባብ መጠየቅ ማለት አንድ ሰው አሁን ለምሳሌ ሳይበድል ይቅርታ እንደመጠየቅ ማለት ስሜታዊ ተግዳሮቶች ሊኖሩ ይችላሉ። በስሜታዊነት ላይ ተመስርቶ ይቅርታ የሚያስጠይቅ ነገሮች ልኖር ይችላሉ። እነዛን በመጠንቀቅ በተሳሳተ መረዳት ሰውን ይቅርታ እንዲጠይቅ የሚያስገድድ ሁኔታ ወይም ስርዓቶች ሊፈጠሩ ስለሚችሉ እነዚህንም አጠቃላይ እንትን ማለት በጣም አስፈላጊ ነገር ነው መረዳት አስፈላጊ ነገር ነው። አልፎ ተርፎ ይቅርታ በራሳችን ጤንነት እና ሰላም የምንሰጠው ስጦታ ነው። ነገር ግን ጤናማ ይቅርታ ከጥበብ ከራስ ከራሴን ከመጠበቅና ከተገቢ ድንበሮች ጋር አብሮ መምጣት አለበት። ይቅርታ ማለት የተጻፈውን መርሳት ሳይሆን ከስሜታዊ ባርነት ነፃ መውጣት ማለት ነው። ስለዚህ ማንም ሰው ይቅርታ ሲያደርግ ያንን ተግዳሮቶች እንትን ማለት በጣም አስፈላጊ ነገር ነው። ያን ነገር መጥተው ይቅርታ ጠያቂውም ይቅርታ ሰጪው አካልም ያን ነገር ማድረግ አለበት ማለት ነው። ሁሉም ይቅርታ አድራጊውም ተቀባዩም

አክስት ሲባል በእንግሊዘኛ አንት የሚለውን መረዳት ይሰጣል ማለት ነው። አኪስት ማለት ትርጉሙና ፍቺው ምንድነው? አክስት ማለት የአባት እህት ማለት ነው። በሰፊው አጠቃላይ ትርጉም ደግሞ የወላጆቻችን ይሄ ትሆን የአጎታችን ሚስት ናቸው ማለት ናት ማለት ነው። በተለያዩ በተለያዩ ባህሎት ባህሎች ውስጥ ወይም የአክስት ሚና እና ትርጉም ሊለያይ ይችላል። የአክስት ወይም የአክስት አይነቶቹ የሚባሉት የአባት እህት የእናት እህት የአጎት ሚስት እና የቤተሰብ ጓደኛ ናቸው ማለት ነው። የአባት እህት ማለት የአባቲ እህት ሲባል ማለት ሲሆን የእናት እህት ማለት ደግሞ የእናት እህት ወይም አንዳንድ ባሃይሎች ደግሞ እንዲሁም የአክስት አክስት ላይም ይባላሉ ማለት ነው። እና የአጎት ሚስት ደግሞ የአጎት ሚስት ተብሎ ይጠቀሳል። ቤተሰብ ጓደኛ ከቤተሰብ ብትቀራረብና የምታገኘው እና የአክስት ተብላ የምትጠራበት እውነታው ሊፈጠር ይችላል ማለት ነው። ይሄ በባህል እና የአክስቴ አክስቴ አሁን ለምሳሌ ምንም ሚናዎቹ ምንድነው? በቤተሰብ ውስጥ ያላቸው ሜና የቤተሰብ ትሲሲርን ያጠናክራሉ የቤተሰብ ውሳኔዎችን ላይ ተሳታፊ ያደርጋሉ በበዓላት ወይም ልዩ ዝግጅት ላይ ትልቅ ሚና ይጫወታሉ ማለት ነው። ልጆች ያላቸው። ጥቅመታዎች ደግሞ የአክስት ልጆች ማለት ነው ከወላጅ በተጨማሪ ሌላ የሚደግፉ አዋቂ ይሆናሉ ማለት ነው። የምክርና የመመሪያ መመሪያ ይሰጣሉ አንዳንዴ ከወላጆች የተለየ አመለካከትና እይታ ይሰጣሉ ስጦታቸውን እና ፍቅርን ይሰጣሉ ማለት ነው። ማህበራዊና ስሜታዊ ድጋፎች ምንድን ናቸው? በችግር ጊዜ የመተባበር እና የመደጋገፍ እውነታቹ ሊፈጥ ይፈጠራሉ። ምክር እና ህይወት ተሞክሮ ያካፍላሉ በቤተሰብ ውስጥ ሰላም እንዲሰፊን ሊያደርጉ ይችላሉ። ሰው ሰው ቤተሰብ ከተጣላ እርስ በእርስ እንዲግባቡ ሊያደርጉ ይችላሉ። ባይላዊና ኢትዮፕያዊ ሚና ምንድነው? በቤተሰብ ታሪክ እና ወጋችን ያስተላልፋሉ በባህላዊ እሴቶች ለትውልድ ያስተምራሉ። በባህላዊ ስነ ስርዓት እና ትልቅ ሚና ይጫወታሉ። አሁን በኢትዮጵያ ባህል አክስት ሚና በኢትዮጵያ በህል አክስት ሜና ልዩ ቦታው አላቸው ማለት ነው። በልዩዎች አስተዳደግ ላይ ንቁ ተሳትፎ ይኖራቸዋል። የሰርግ ክርስትና በሌሎች ስነ ስርዓቶች ላይ ልዩ ሚና አላቸው ማለት ነው። አክስቶቹ በቤተሰብ ውስጥ ማማከር ማስታረቅ ይጠበቅባቸዋል። ለወንዶቻቸው ልጆች እንደ ሁለተኛ እናት ይቆጠራሉ እንደ ሁለተኛ እናት ሆኖ ይቆጠራሉ ማለት ነው። አሁን ከላይ ሁሉንም ያየናቸው ነገሮች ሁን ስለ አክስት ያለው ሚና ማለት ነው አክስት በአንድ ቤት ውስጥ አክስት አለ ማለት እንግዲህ ሁሉም ሁሉ ነገሯ እሷን ነች ማለት ነው። የአባት እህት ብቶን የእናት እህት ብቶን የአጎት ሚስት ሊቶን ትችላለች የቤተሰብ ጓደኛ ምናምን ይሄ ሁሉ ዞሮ ዞሮ ሴት የሆነችው አጠቃላይ የቤተሰብ ውስጥ ያለ አክስት ተብሎ በባህላዊ መንገድ ሊጠቀስ ይችላል ማለት ነው። ግን ዋናው ትርጉሙ አክስት ማለት የአባት እህት ማለት ሲሆን በሰፊው አጠቃላይ ደግሞ ሌሎች እነኚህ ከታች ያሉ ትርጉሞችን የነገርኳቸው ትርጉሞቹን ሊይዙ ይችላሉ ማለት ነው። እና አጠቃላይ አክስት ደግሞ የምሰራቸው ሚናዎቹ ይህ ነው ተብሎ በቤተሰብ ደረጃ የሚገመት አይደለም። ምክንያቱም ቤተሰብ እርስ በእርስ የሚጣሉ ከሆነ የማግባባት ስራ የማስታረቅ ስራ እርስ በእርስ እንዳይጣሉ የማድረግ ስራ ከፍተኛ ሚና ሊጫወቱ ይችላሉ ማለት ነው። እነዛ ደግሞ የአክስት ትልቁ ሚናቸው ነው ማለት ነው። እና አክስት በቤተሰብ ውስጥ የማይነካ ወይም የማይተካ ሚና አላቸው እነሱ ፍቅርን

ስትራቴጂ ማለት አንድ አላማ ለማሳካት ወይም ግብ ለማድረስ የሚከተለውን ረጅም ጊዜ እቅድ ማለት ነው። አመራር ዘዴ ማለት ነው። ከግሪክ ስትራቴጂያ የተገኘ ትርጉም ሲሆን ጦርነት መምራትን ጦርነትን ማቀድ ማለት ነው። ፍቺ የምከተሉትን መለያዎችን ሊይዝ ይችላል አንደኛ ረጅም ጊዜ እቅድ የሚዘጋጅ ግብ ተኮር የተወሰነ አላማዎችን ለማሳካት አጠቃላይ እይታ ሙሉ እውነታውን የምመለከት ተወዳዳሪነት ተፎካካሪዎችን ግምት ውስጥ የሚያስገባ ተለዋዋጭነት ሁኔታዎችን ተከትሎ የሚስተካከል ማለት ነው። የስትራቴጂ አይነቶች ሲባል በዘርፉ የንግድ ስትራቴጂ ወይም የንግድ ድርጅት ለስኬት የሚከተሉት ወታደራዊ ስትራቴጂ ማለት ጦርነትን ለማሸነፍ የሚከተሉት የፖለቲካ ስትራቴጂ ባለስልጣን ለማግኘት ወይም ለመያዝ የምከተሉት ስትራቴጂ አይነት ሲሆን ማህበራዊ ሚድያ ስትራቴጂ በማህበራዊ ሚድያ ተጽኖ ለመፍጠር የሚደረግ ስትራቴጂ አይነት ነው። ስፖርት ስትራቴጂ ማለት ጨዋታዎችን ለማሸነፍ ስትራቴጂ መንዳፍ ማለት ነው። የግል ስትራቴጂ የግል ህይወት ለማሻሻል ስትራቴጂ አይነት ነው። ደረጃዎች አሉ በአቅራራ ልለይ ይችላል በደረጃ ሲባል ኮርፖሬት ስትራቴጂ አጠቃላይ ድርጅቱን የምመለከት ሲሆን ቢዝነስ ስትራቴጂ የንግድ ኬፕሎጂን የሚመለከት ተግባራዊ ስትራቴጂ ማለት በተለያዩ ዲፓርትመንቶች ወይም ግብይት ወይም ምርት ወይም ሀብት ላይ የሚደረጉ ተግባራዊ ስትራቴጂዎች ይኖራሉ። በአቀራረብ የሚደረግ ስትራቴጂ ላይ አንዳንድ አጸያፊ ስትራቴጂ ጥቃት ስንዘራ መምታት ማለት ጥቃት ስንዝረው መምታት ተከላካይ ስትራቴጂ መከላከል መጠበቅ ትብብር ስትራቴጂ እና ፈጠራ ስትራቴጂዎች እዛ ውስጥ ይካተታሉ ማለት ነው። የስትራቴጂ ጥቅሞች ሲባል ጊልጽ አቅጣጫ ወይም ክሊር ዳይሬክሽን ይኖራል። ተወዳዳሪነትን የሀብት በብቃት መጠቀም አደጋን መቀነስ ማስተባበር እና አፈጻጸምን የመመለከት መመለካት ፍጠራ ማበረታታት እነዚህ በ የስትራቴጂ ጥቅሞች ናቸው ማለት ነው። የግል አቅጣጫ ማስቀመጥ ማለት የድርጅት ሂደት ድርጅቱ ሂደት ወደት እንደሚሄድ ያሳያል ሁሉንም ሰራተኞች አንድ አላማ እንዲኖራቸው ያደርጋል። የተወዳዳሪነት ሲባል ከተፎካካሪዎች መብለጥ ወይም ለመብለጥ የሚያስችል ቁመና ማለት ነው። ጥንካሬዎችን መጠቀም ወይም ዶክመንት ዲካሞችን መደበቅ ያስችላል። ሀብት በብቃት መጠቀም ስባል የተወሰነ ሀብትን በአግባቡ መጠቀም የሚያስችል ነው። ጊዜ ገንዘብ እና ሰው በትክክለኛ ቦታ ማዋል ቢክነትን ሊቀንስ ይችላል። አደጋ መቀነስ ሲባል ልከሰቱ የሚችሉ ነገር ችግሮችን አስቀድሞ ማየት የሚያስችል አማራጭ እቅዶችን ማዘጋጀት ማስተባበር ሲባል የተለያዩ ክፍሎችን እንቅስቃሴ ያስተባብራል ዲፓርትመንቶችን መካከል ትቢብርን ይፈጠራል። የስራ መደራደብን ይቀንሳል ማለት ነው። አፈጻጸምን መለካት ሲባል ስኬት ለመለካት መስፈርት ሊሆን ይችላል ኢድገት ለመለካትም ሊሆን ይችላል ማስተካከያ ማድረግ የሚያስችል ነው። ተጠያቂነትንም ይፈጥራል በዛው ፈጥራን ማበረታታት ሲባል አዲስ ሀሳቦችን ያበረታታል። ከሌሎች የተሻለ ነገሮችን ለመፍጠር ያነሳሳል። ችግሮችን በአዲስ መንገድ መፍታት ያስችላል ማለት ነው። የስትራቴጂ ጉዳቶች ምንድን ናቸው? ተብለው ስታየው ተለዋዋጭነት ማጣት ውስብስብነት ወጪ የጊዜው ወሰን የተሳሳተ መረጃ ተቃውሞ ከመጠን በላይ እቅድ እነዚህ የስትራቴጂ ጉዳቶች ናቸው ማለት ነው። ውጤታማ ስትራቴጂ ለማውጣት ደረጃ ልኖር ይችላል። አንደኛ የሁኔታዎችን መተንተን ሁኔታዎችን መተንተን ሁለተኛ ራዕይና ቴሌኮም መወሰን ሶስተኛ ግቦችን ማውጣት አራተኛ አማራጮች አማራጮችን ማዘጋጁ አማራጭ ሀሳቦችን ማዘጋጀት አምስተኛ ትግበራ ስድስተኛ ክትትልና ግምገማ እነዚህ አጠቃላይ በስትራቴጂ ለመስትራቴጂን ለማውጣት

መተግበሪያ ማለት ለልክ ለኮምፒውተር ሌሎች ዲጂታል መሳሪያዎች የሚሰራ ሶፍትዌር ሲሆን አንዴን የተወሰነ ተግባር ለማከናወን ወይም አገልግሎት ለመስጠት የተዘጋጀ ማለት ነው። በአማርኛ መተግበሪያ ማለት የምተገብር ወይም የሚሰራበት ከሚለው የመጣ ቃል ነው መተግበሪያ የተለያዩ ባህሪያት ሊኖር ይችላል። ለተወሰነ ተግባር የተዘጋጀውም እንደ ጨዋታ ማህበራዊ ሚዲያና ባንክ ወዘተረፈ የመሳሰሉ ነገሮች ለነዛ ብቻ የተዘጋጀ ሊሆን ይችላል። በመሳሪያ ላይ የሚሰራውን በስልክ በታብሌት ላይ በኮምፒውተር ላይ የሚሰሩ ነገሮች ሊሆኑ ይችላሉ። ጠቃሚ ተስማሚ በቀላሉ መጠቀም የሚያስችለው ሊሆን ይችላል ከበየነ መረብ ጋር ሊገናኙም ላይገናኙም እችላለሁ ማለት ነው። ኦንላይን እና ኦፍላይን የሆኑ አፕሊኬሽኖች ወይም መተግበሪያዎች ሊኖሩ ይችላሉ። የመተግበሪያ አይነቶች ሲባል በመሳሪያ ላይ ተመስርቶ ወይም የሞባይል መተግበሪያዎች በስልክ ላይ ብቻ የሚሰሩ በደስኪ ቶፕ ብቻ ላይ የሚሰሩ እና ዌብ መተግበሪያዎች እና የታብሌት መተግበሪያዎች ናቸው ማለት ነው። በግሎት አይነት ማህበራዊ ሜዳ ለጨዋታ የቢዝነስ መተግበሪያዎች የፋይናንስ መተግበሪያዎች የትምህርት መተግበሪያዎች የጤና መተግበሪያዎች መዝናኛ መተግበሪያዎች እና የጉዞ ካርታ ወይም የም ሌላም ደግሞ የግብይት መተግበሪያዎች ልኖሩ ይችላሉ ማለት ነው። የአሰራር ዘደን እና ኔቲቭ አፕ ሊኖር ይችላል አንድ የተወሰነ መድረክ ብቻ የሚያገለግል አይፖን ወይም አያንድሮይድ አፕሊኬሽኖች ሊኖን ይችላል ሃይብሪድ አፖቹ የተለያዩ መድረኮች ላይ የሚሰሩ ይሆናሉ። ወይ በአፕ ደግሞ በብራውዘር በኩል የምሰራ ሲሆን ፕሮ ፒደብሊውኤ እንደ መተግበሪያ የሚሰማሩ ዌብሳይቶች ላይ የሚተገበረው ይሆናል ማለት ነው። መተግበሪያ ጥቅማችሁ አንደኛ ምቾት አገልግሎትን በሃያ አራት ሰዓት ማግኘት ያስችላል ከየትኛውም ቦታ መጠቀም የሚያስችልና ረጅም ርቀት መጓዝ አያስፈልግም እሳት ቆጣቢ ነው። ተደራሽነት በ ብዙ አገልግሎቶችን በአንድ መሰሪያ አማካኝነት ማግኘት ማግኘት ይቻላል ለአካል ጉዳተኞች ልዩ ባህሪያት ማጉላትና ድምጽ ማንበብ ሊኖር ይችላል ቋንቋዎችን መቀየር ይቻላል። ፍጥነት አገልግሎትን በፍጥነት ማግኘት ግባቶችን በቅጽበት ማከናወን መረጃን በፍጥነት ማግኘት የሚያስችል ነው። ቅልጥፍና ግል ግላዊነት ማላበስ ወጪ በቆጣቢነት ፈጠራ እና አዳዲስ አጋጣሚዎች ሊኖሩ ይችላሉ ማለት ነው። ፈጠራ እና አዳዲስ አጋጣሚዎች ላይ አዲስ ንግድ ሞዴሎችን ይፈጥራል ለስራ ፈጠራ እድሎች ይከፍታል ቴክኖሎጂን ለሁሉም ሰው ተደራሽ እንዲሆን ያደርጋል። ወይ ወጪ ቆጣቢነት እና ቢዙ ተግባራዎች ነፃ ናቸው። ከአካላዊ አገልግሎት ርካሽ የጉዞ ወጪን ይቀንሳል። ግላዊነት ማላበስ ማለት እንደ ፍላጎት ማስተካከል ይቻላል ምርጫዎችን ማስታወስ ተዛማጅ ማስታወቂያዎችን እና ምክሮችን ሲሆን መተግበሪያዎች መተግበሪያዎች አንዳንዴ ስጋት አቅጣጫውን ጉዳቶች ብለን የምናስበው የደህንነት የደህንነት ስጋት ሊኖር ይችላል። የግላውነት መጣስ ፕራይቬሲ ኢሹ ሊኖር ይችላል ሱስ ማምራት ወይም አዲክሽን ሊኖር ይችላል የይዘት ጥራት ወይም ኳሊቲ ኮንሰርን ሊኖር ይችላል የውሃ የውሃ ወጪ ወይም ዳታ ወጪ ሊኖር ይችላል የባትሪ ፍጆታ የቴክኒክ ካል አንዳንድ ችግሮቹ ሊያጋጥሙ ይችላሉ ማለት ነው። የመልካም መተግበሪያ ባህሪዎች ማለት ጥሩ መተግበሪያዎቹ ባህሪያት ተጠቃሚነት ተስማሚ ዩዘር ፕሬንድሊ ይሆናሉ በቀላሉ መረዳትና መጠቀም የሚያስችል ፈጣን አፈጻጸም ያለው በፍጥነት መክፈትና መስራት የሚችል ደህንነቱ የተጠበቀ የተጠቃሚዎቹ መረጃ መጠበቅ የሚያስችል አስተማማኝና እና ሳይቆር አስተማማኝ ሳይቋረጥ የሚሰራ። ደንበኞች ማለት ረጉላር አፕዴት የሚያስፈልግ ችግሮች ማስተካከል እና አዳዲስ ባይሪያት ማዕከል ያደረገ መጨመርን የሚያስችል ዝቅተኛ የባትሪ ፍጆታ የሚጠቀም ከበየነ መረብ ወጪ ወጪ መስራት እንደ አንዳንድ የባይሪያት ያለ በኤንኤ መረብ መስራት ታዋቂ የሆኑ መተግበራዎች ለምሳሌ ማህበራዊ ሚዲያ መተግበራዎች ቴሌግራም ዋትሳፕ ፌስቡክ እና ቲክቶክ የፋይናንስ አገልግሎት መተግበሪያ ሲኢቢ ብር አዋሽ ባንክ ቴሌብር አማን የመሳሰሉት የትራንስ

ቀጠሮ ማለት ሁለት ወይም ከዚያ በላይ ሰዎች በተወሰኑ በተወሰነ ቦታ ሰዓት መገኘት የሚያደርጉት ለመገኘት የሚያደርጉት ዝግጅት ነው። አንድን ጉዳይ ለመወያየት አግልሎት ለማግኘት ወይም ስራ ለመስራት የሚያደርጉት ቅድመ ዝግጅት እንደማለት ነው። ፍቺ ስቀጥል ስለቀጠሮ ፍቺ ልናነሳ የምንችለው በተለያዩ ጉዳዮች በመለየ ባህሪያት ሊኖረው ይችላል ነው። የተወሰነ ጊዜ መቼ እንደሚካሄድ ቀንና ሰዓት ይወሰናል የተወሰነ ቦታ የት እንደምካሄድ ይገለጻል። የተወሰነ አላማ እንደሚደረግ ምን እንደሚደረግ ግልጽ መሆን አለበት። ተሳታፊዎች ማን እንዳይሳተፍ ግልጽ መሆን አለበት። ቅድመ ስምምነት በተሳታፊዎች መካከል ተስማምቶበታል የሚለውን ነገር መታወቅ አለበት ማለት ነው። የቀጠሮ አይነቶች በአላማ በአከናውን ዘደ በድጋግሞሽ ሊሆን ይችላል። በአላማ ሲባል የህክምና ቀጠሮ ሀኪም ጥርስ ህክምና ለማየት የሚያስችል የተለያዩ ህክምና ወይም ቀጠሮዎች ናቸው። የስራ ቀጠሮ የንግድ ቀጠሮ የቅንግል ቀጠሮ ትምህርት ቀጠሮ እና የህግ ቀጠሮ ሊኖር ይችላል ማለት ነው። የአከናውን ዘደላይ ፊት ለፊት ቀጠሮ አለ በስልክ ቀጠሮ ቪዲዮ ቀጠሮ እና በመስመር ላይ ቀጠሮ ወይም በቻት ወይም በኢሜል ላይ መቀጣጠር ይቻላል ማለት ነው። በደግግሞሽ ሲባል አንድ ጊዜ ቀጠሮ አለ ተከታታይ ቀጠሮ አለ መደበኛ ቀጠሮ በየሳምንቱ በየወሩ የማይቀር ማለት ነው። የቀጠሮ ጥቅሞች ጊዜን በአግባቡ መጠቀም የሚያስችል ሊሆን ይችላል ውጤታማነት ምቾትና ሙያዊነት ቅድሚያ መስጠት። መታወሻ ማለት መታወሻዎቹ ሊኖሩ ይችላሉ። ጊዜን በአግባቡ ለመጠቀም አስቀድሞ ማቅረብ ያስችላል። ውጤታማነት ደግሞ ለእያንዳንዱ ጉዳይ በቂ ጊዜ መመደብ የሚያስችል ነው። ምቾት ሁለቱንም ወገናችሁ ምቹ ጊዜ መምረጥ የሚያስችል ነው። ሙያዊነት ሲባል በስራ ቦታ ሙያውን ግንኙነትን ያጠናክራል። ቅድሚያ መስጠት ማለት አስፈላጊ ጉዳዮችን ለይቶ ማወቅ የሚያስችል ነው። መስታወሻ ማለት ቀጠሮችን ላለመርሳት የሚያዝ አሁን ለማስታወስ የሚያዝ ምንድን ማስታወሻ አይነት ነገር ነው። ቀጥሎ የቀጠሮ ጉዳቶች ተለዋዋጭነት ማጣት የጊዜ ገደብ መርሳት መዘገየት ጭንቀት። ማስተናገድ አቅም እነዚህ ድንገት ሚስተር አስጀጀ ማለት ችግር ወይም ተግዳሮቶች ሊሆኑ ይችላሉ ተብሎ የሚታሰቡ ናቸው። ለውጤታማ ቀጠሮ ለማድረግ ምን ምን ማድረግ ይቻላል የሚለው ነገር? ቀጠሮ ከማስያዝ በፊት አላማውን በግልጽ መወሰን ያስፈልጋል ምቹ ጊዜ መምረጥ ያስፈልጋል በሁለቱም ወገኖች አስፈላጊ ሰነዶችን ያዘጋጃል ለያን ለያነሰዋቸው የሚፈልጉትን ነጥቦችን ዝርዝር ያዘጋጃል። ቢያንስ የሚያስይዙበት ጊዜ ቀንና ሰዓት በገጽ መቀመጥ አለበት ቦታው በዝርዝር አዳራሽ ህንፃ አሁን ክፍሉን ስልክ ቁጥር እና ማስታወሻ እንዲላክሉ ይጠይቃል ማለት ነው። ቀጠሮ ካስያዙ በኋላ ቀጠሮም በቅን መቁጠሪያ ላይ የመመዝገብ ማስታወሻውን አላርቶች ያዘጋጃል ከመጀመሪያ አንድ ከመጀመሩ አንድ እስከ ሁለት ቀን በፊት ማረጋገጥ ይጠይቃል። አስፈላጊ ሰነዳዎችን አስቀድሞ ያዘጋጃል ማለት ነው። እና ቀጠሮ ላይ የምገኙበት ጊዜ ከተያዘለት ሰዓት አምስት እስከ አስር ደቂቃ ቀድሞ መገኘት አስፈላጊ ነገር ነው። አስፈላጊ ሰነዶችን ይዘው መገኘት ጊዜውን በአግባቡ መጠቀም አስፈላጊ ማስታወሻችሁን ይዞ መገኘት ቀጠሮ መሰረዝ ካስፈለገ በተቻለ ፍጥነት ያሳወቅ ማሳወቅ ምክንያቱም በአጭር መግለጽ አዲስ ቀጠሮ ለማስያዝ ለመሞከር ይቅርታ መጠየቅ እነዚህ አለ ቀጠሮን ድል ለማድረግ ይጠቅማሉ ማለት ነው። ዘመናዊ የቀጠሮ የያዝ መሳሪያዎች ብለን የምናስበው የቀን መቁጠሪያ መተግበሪያዎች ጎግል ካላንደር ማክሮሶፍት አውትሉክ እና አፕል ካላንደሮች ናቸው ማለት ነው። የቀጠሮ ማስያዣ መተግበራዎች ካለን ክሌን አኩሼና ሳምፕል ቡኪንግ የሚባሉ አሉ። ማስታወሻ የመተግበሪያዎች ደግሞ ቴሌግራም ራሱን መልእክት መላክ ዋትስአፕ እና ግራማይድ ተብሎ ይጠራሉ የኢትዮጵያ የቀጠረው ባይል በጣም አስቸጋሪ ነው። እና ማጠቃለል የቀጠረው ህይወት ውስጥ

እንግሊዘኛ መቻል ማለት እንግሊዘኛ ቋንቋ በደንብ በመናገር መጻፍ ማንበብ እና መረዳት መቻል ማለት ነው። ይህ አራቱ መሰረታዊ የቋንቋ ክህሎቶችን ያጠቃልላል። ማዳመጥ መናገርና ማንበብ እንዲሁም መጻፍ የሚያጠቃልል ሲሆን። እንግሊዘኛ መቻል ማለት የሚከተሉ ባይሪያትን ሊይዝ ይችላል ማለት ነው። ቋንቋን መረዳት የሚነግረውንና የምጻፈውን ነገር መረዳት። መናገር መቻል ሀሳቦችን በንግግር መግለጽ። ማንበብ መቻል መላ ጽሁፎችን በመረዳት ማንበብ። ጽሁፍ መጻፍ መቻል ማለት ሀሳቦችን በመጽሐፍ ማስተላለፍ የሚችል። ሰዋሰውና ቃላት ትክክለኛ ሰዋሰው በቂ ቃላት ማወቅ ማለት ነው። እንግሊዘኛ ችሎታ ደረጃዎቹ ሊኖሩ ይችላሉ በአውሮፓ የጋራ ቋንቋ። ሲ ኤፍአር ኮመን ኤውሮፓን ፍሬምወርክ ኦፍ ሪፈረንስ ፎር ላንጉጅ መሰረት የእንግሊዘኛ ችሎታ በሶስት ዋና ደረጃዎች ይከፈላል ማለት ነው። አንደኛው ቤዚክ ዩዘር ማለት መሰረታዊ ደረጃ። ኤዋን ጀማሪ ቢግነየር መሰረታዊ የቃላት እና ሀረጎችን መረዳት እና መጠቀም ሲሆን። ኤቱ ማለት መሰረታዊ ይወም ኤሌመንታሪ ተደጋጋሚ ሁኔታዎችን መረዳት መግለጽ እንደማለት ነው። ሶስት ሁለተኛ ገለልተኛ ደረጃ ኢንዲፔንደንት ዩዘር ማለት ቢዋን መካከለኛ ኢንተርሜዲየት። በስራ ወይም በትምህርት በመዝናኛ ላይ ዋና ዋና ነጥቦችን መረዳት። ቤቱ ከፍተኛ መካከለኛ አፐር ኢንተርሜዲየት ውስብስብ ጽሁፎችን መረዳት በግልጥፍና መናገር የሚችል ማለት ነው። የተካነ ደረጃ ወይም ፕሮፌሽናል ዩዘር ማለት ሲዋን የላቀ። አድቫንስድ ወይም በአይን በአይነት ከባድ ጽሁፎች መረዳት ቋንቋችን በተለይ ሁኔታዎችን መጠቀም ማለት ነው። ሲቱ ሲባል የተካነ ፕሮፌሽንሲ ወይም ፕሮፌሽንት የሆነ የሚሰማውና የሚያነበውን ነው መረዳት እንደ ተወላጅ ተናጋሪ ማለት ነው። እንግሊዘኛ መቻል ጥቅሞቹም የትምህርት እድሎቹን ሊያስገኝ ይችላል። ባለማቀፍ ዩንበሮሲቲዎችን መማር የሚያስችል እውነታ ይፈጥራል። እንደ ኦክስፖርድ ካምብሪጅ ሃርቨርድ ባሉ ዩንበሮሲቲዎች ተቀባይነት አንድ ላይ የነፃ ኦንላይን ኮርሶችን መውሰድ ይችላል። ምሁር ምሁራዊ መጽሐፍትንና ምርምሮችን ማንበብ ይችላል። በአለም አቀፍ ደረጃ ተቀባይነት ያላቸውን ቋንቋዎችን የፈተናዎችን ማለፍ ይችላል ማለት ነው። የስራ እድሎችን በአለም አቀፍ ኩባኖች ውስጥ መስራት ከፍተኛ ደሞዝ ያላቸውን ስራዎችን ከውጭ ሀገራት ኩባናዊ ጋር መገናኘት ይችላል በተለያዩ ኢንዱስትሪዎች ውስጥ ተቀባይነት ሊኖር ይችላል። የጉዞ ቱሪዝም ሁኔታዎችን ሊያሳድግ ይችላል ባአለም ዙሪያ በቀላሉ መገናኘት ከተለያዩ ባህሎች ጋር መተዋወቅ የጉዞ ልምድን ማሻሻል ከአካባቢው ሰዎች ጋር መነጋገር አዳዲስ ቦታዎችን ማሰብ ይችላል ማለት ነው። የመረጃ ተደራሽነትን ደግሞ በየነ መረብ ላይ ያለውን ስልሳ ፐርሰንት የሚሆነውን ይዘት እንግሊዝኛን ስለሆነ ያን መረዳት ይችላል። ሰይንሳዊ ምርምሮችን መጽሐፍ አለም አቀፍ ዜናዎችን መከታተል ቴክኖሎጂ እና ፈጥራዎችን መረዳት አዳዲስ እውቀቶችን ማግኘት ይችላል ማለት ነው። በማህበራዊ ጥቅሞች ደግሞ ከተለያዩ ሀገሮች የሚመጡ ሰዎች ጋር መገናኘት ይችላል አዳዲስ ጓደኞችን ማፍራት ይችላል። በአለም አቀፍ ጉዳዮች ላይ መሳተፍ በማህበራዊ ሚዲያ ላይ በሰፊው መገናኘት ይችላል። የግል ልማት ሲባል የአስተሳሰብ ችሎታ ማሳደግ ይችላል የማስታወስ ችሎታ ማስመሻሻል ይችላል በራስ መተማመን መጨመር ይችላል የተለያዩ በሃይሎቹን መረዳት ይችላል ሁለገብ በህላዊ እይታዎችን ማዳበር ይችላል ማለት ነው። ኢኮኖሚያዊ ጥቅሞች ደግሞ ከፍተኛ ገቢ ማግኘት ይችላል ለሀገር ኢኮኖሚ መዋጮ ወይም የውጭ ኢንቨስትመንት መሳብ ይችላል ኢንተርናሽናል ንግዶችን ማድረግ ይችላል ማለት ነው። እንግሊዝኛን መቻል። ጉዳቶች ወይም የአለመቻል ጉዳቶች የራስን ቋንቋ መርሳት የባህል መሸርሸር ልፈጥር ይችላል። የማህበራዊ መከፋፈልን ልፈጥር ይችላል። የመማር ወጪ የሰነልቦና ጫናዎችን ልፈጥሩ ይችላሉ እነዚህ ድንገት ከባእድ ቋንቋዎች ጋር የሚገናኙ ሲሆን። ገለልተኛ ለመማር የሚፈልግ ሰው የሚሞክር ሰው በየቀኑ ልምምድ ያደርጋል። በየቀኑ ቢያንስ ሰላሳ ደቂቃ እያጠኑ በየቀኑ አዳዲስ ቃላቶችን ይማሩ በየቀኑ እንግሊዘኛ ያዳምጡ ይናገሩ አራቱንም የክህሎቶች። ያሳድጉ ማዳመጥ መናገር ማንበብ መጻፍ በመቻል ቴክኖሎጂን መጠቀም እንድ ዲዮሎጎ ባብል እና መርስ ያሉ መተግበሪያዎችን። መጠቀም የዩቲዩብ ቻናሎችን ለቋንቋ ትምህርት ኦንላይን ኮርሶችን መውሰድ የቋንቋውን መለዋወጫ መተግባሪያዎችን። መጠቀም እንግሊዝኛ በየእለቱ ተእለተ ህይወት ያካተተ ስልክ ወደ እንግሊዘኛ ይቀይሩን ማህበራዊ ሚዲያዎችን በእንግሊዘኛ ይከታተሉን። አይፎ